የምትወደው መጽሐፍ ምንድነው? እኔ የምወደው መጽሐፍ ድሮ በጣም ከልጅነት ነው መጽሐፍ ማንበብ የለመድኩት። ከስማማ አባቴ በጣም አንባቢ ነው። ታላቅ ወንድሜ ታላቅ ወንድሞቼ ሁሉም ጥሩ የሚባሉ አንባቢዎች ነበሩና ቤት ውስጥ የምታነበው የምትይዘው መጽሐፍ አይጣጣም ነበር። የሆነ ሸልፍ ላይ የተቀመጡ መጽሐፎች ነበሩና እነዛን መጽሐፎች እያነሳሁኝ ማንበብ በጣም በጊዜ በጣም በልጅነቴ ነው የተለማመድኩኝ። እና አነባለሁ ከዛ እና ለረጅም አመት ልብወለድ መጽሐፍቶችን አነብ ነበረ። በተለይ ጥሩ ታሪክ ያላቸውን የልብወለድ ታሪክ መጽሐፍ ሳገኝ በቃ ጊዜ አይወስድልኝም ማለት ነው። ለአንብቦ ለመጨረስ አነባለሁ ከዛ ደግሞ እኔ እማርበት የነበረው ትምህርት ቤት የነበሩ ሌሎች ጓደኞች ደግሞ ነበሩ። ከእነሱ ጋደኞቼ ጋር መጽሐፍ እየተቀያየረን እነሱ ያላቸዉን መጽሐፍ ይሰጡኛል እኔ ደግሞ ያነበብኳቸዉን መጽሐፍ የሰጠኋቸው ለረጅም አመት። ልብ ወለድ አፍቃሪ አይነት ነበርኩኝ። የልብ ወለድ መጽሐፍት እንደገና ደግሞ ላይብረሪ ነበረን የትምህርት ቤት ላይብረሪ። በጣም አሪፍ የሚባሉ የልብወለድ መጽሐፍት ያኔ እወደዱ የነበረ ጥሩ የሚባል መጽሐፍት በቀላሉ እናገኝ ነበረ ላይብረሪ ጋር እየሄደን ማለት ነው። እና እሱን እሱም በጣም አናብ ነበረ። ከዛ ረጅም አመት እንዳልኩት የልብወለድ መጽሐፍ አፍቃሪ ሆኜ ቆየሁ። ከዛ በኋላ ግን የሆነ ቀን ወንድሜ አንድ መጽሐፍ አመጣ ማለት ነው ወደ ቤት ገዝቶ መጣ። ያሁኑ ከአመታት በፊት የሀይል ስላሴ የአጼ ሀይለ ስላሴ ፊት አውራሪ የነበሩ ሰውዬ የራሳቸው ታሪክ ጽፈው አስቀምጠው ከዛ በኋላ ደግሞ ልጇ ልጃቸው ደግሞት ጽፎት የታተመ መጽሐፍ ነውና። እሱ መጽሐፍ እኔ እንደው በጣም ትልቅ መጽሐፍ ነው። አምስት መቶ ምናምን ገጽ ያለው መጽሐፍ ነው። ረጅም ጊዜ የወሰደብኝ አይመስለኝም ግን በጣም ተመስጬ ካነበብኳቸው መጽሐፍትና እጅግ በጣም ከወደድኳቸው መጽሐፍት አንዱስ እሱ ነው

የምትወደው ሽታ ምንድነው? እኔም የምወደው ሽታ። ብዙ አይነት ሽታ ነው የምትጠቀመው እውነቱን ለመናገር አንድ የተለየ ወይ በተለየ ሞልቶሽ ሽታ የለኝም። ደግሞ ምመርጣቸው ሽቶዎች ሁሉም ይባል በሚባል ደረጃ ተመሳሳይ አይነት ጣዕም ያላቸው ናቸው። ወይም ተመሳሳይ አይነት ሽታ ቢያንስ የሚቀራረብ አይነት ሽታ ያላቸው ናቸው። ምክንያቱም ይሄ ጠንከር ያለ ሽቶዎች ለአፍንጫዬ ይጥሩ አይደሉም። ቶሎ ያፍነኛል አለርጂ አለብኝ ለ ጠንከር ያለ ሽታ። ስለዛ የምመርጣቸው ለስለስ ያሉን ቀለል ያሉ የሴት አይነት ተብሎ የሚሰሩ ሽቶዎች ነው። በብዛት የምትጠቀመው የምወደውም እንደዚህ አይነት ሽቶዎችና ከዛ ባለፈ ግን ጠንቀር ያሉ ሽቶዎች። እንዳልኩት አልመርጣቸውም። አንደኛ ራስ ምጣት ይይዘኛል በቶሎ ነው ራስ ምታት የሚይዘኝ። እንደዚህ አይነት ሽቶዎችን በምትጠቀምበት ሰዓት በቶሎ የአለርጂ ስሜቶቹ በአንዴ ይነሳሉ። አፍንጫ አካባቢ ያሉትን ይሄ መታፈን ስሜቶች ወይም የአለርጂ ምልክቶቹ በአንዴ ነው መነሳት የጀመሩት። ከዛ ባለፈ ደግሞ ራስ ምታት ይሰማኛል ከፍተኛ የሆነ ራስ ምታት ይሰማኛል። ሌላው ቀርቶ እንኳን ራሴ ተቀብቼው ታክሲ ውስጥ ገብቼ የተቀባ ሰው ኖሮ ሲሸተኝ ያለው ራስ ምታት ከምገልጸው በላይ በጣም ሚያስጣላ ነውና። እሱን እሱን አልወደውም። ስለዛ ምንድነው የማደርገው? ቀለል ያሉ በብዛት ለሴት ተብሎ የሚሰሩ አይነት የሽቶ አይነቶች ነው ምቀባው። ከዛ ባለፈ ደግሞ ለምወጣበት ሰዓት በምወጣበት ሰዓት አይደለም ሽቶውን መቀበል ለመውጣት ሳስብ ነው። የማዘጋጀው ወይም ያዘጋጀኋቸው ልብሶች ላይ ለምሳሌ አሁን ለመውጣት ባስብ አስቀድሜ ልብሶችን አዘጋጃለሁና ለመልበስ ያሰብኳቸው ልብሶች ላይ ነው ያንን ሽቶ የምቀባው ወይም የማተፋፈፈው ከዛ በኋላ ነው። ልብሱን እለብሰዋለሁ ማለት ነው ትንሽ የአልኮል የሚመስለው አይነት ሽታ ከተነነ በኋላ እንዲሆን ማለት ነው። እና ለስለስ ያለ ሆኖ ሽታው ራሱ አክቲቭ ከሆነ ወይም ድግሞ አሁን የተቀባ ሽታ ከሆነ ስለሚረብሸኝ። እሱን አልወደውም። ስለዚህ እንዳልኩት ወይ ቀብቼው አድራለሁ አልያ ደግሞ ለሰአታት ተቀብቶ የቆየ ልብስ አንስቼ ነው የምለብሰው። እንዴ ወዲያው ተቀብቶ ወዲያው የመውጣት መውጣት ልምዱ የለኝም። እያልኩት ያለ አሁን እያነሱት ካለው ምክንያት በተነሳ ማለት ነው። እና እንደዚህ አይነት ብዙ አይነት የተለያየ ለሰለሽ ያለ ሽታ ያላቸው ሽታዎች አሉ። ሎሽኖችም ስመርጥያላቸው ሽታ ለማየት እሞክራለሁ ልስላሴያውን ለማየት እሞክራለሁ። እና እሱ ምንድነው? ጠለል ነው አምሳይ ቪቸሪያ ስቅሬት ብዙ አይነት የመጣልኝ እሱ ስለሆነ ነው። እንጂ ብዙ አይነት ቀልል ያሉ ለሴት ተብሎ የተዘጋጁ ሽቶዎችን የሚያቀርበው የተለያዩ ብራንዶች አሉ። እኔ እንዳልኩት አንደኛ እንትን እወዳለሁ የራሴ የሆነ ሽታ እንዲኖረኝ እፈልጋለሁ። የራሴ የሆነ ሽታ ማለት በተደጋጋሚ የምትቀባው በቃ የሆነ ቦታ ላይ ስሄድ የትም እዚህ ነበረች ወይም እሷ እዚህ ነበርሽ ልባልበት የምችለው አይነት ጠረን እንዲኖረኝ እፈልጋለሁ። ከንጽህና የተነሳ ከሽታው ከተቀባሁት ሽታ የተነሳ በቃ የሆነ ቤት ስገባ ወይ የሆነ ቦታ ስገኝ ሽታዬ ወይም የተቀባሁት ሽታ አብሮኝ እንዲቆይ ይፈልጋሉ።

የምትወደው ከተማ የት ነው? እኔ የምወደው ከተማ ብዙ ከተሞች ማለት በአለም ልጎበኛቸው ላያቸው ልዝናናባቸው የምፈልጋቸው የተለያዩ ብዙ ከተሞች አሉ። እንደማንኛውም እንደአብዛኛው ሰው የተለያዩ ቦታዎችን እየዞርኩ ማየት አዳዲስ በተለየ ቦታዎችን እየዞርኩ ማየት ደስ ይለኛል እና ግን የትም ልሄድ እችላለሁ የትም ልሄድ እችላለሁ። ሀገር ውስጥ በተለይ ያየኋቸው የተወሰኑ ከተሞች አሉ ግን ማናቸውን ከአዲስ አበባ አይበልጡብኝም። እጅግ በጣም የምወደው ከተማ ነው አዲሳባ። ምናልባትም ብዙ ነገር ያሳለፍኩበት ብዙ ጓደኞች፣ አጉራደጎች ያፈራሁበት ከተማ ስለሆነ ከሱጋ በተያዘ ሊሆን ይችላል፣ ወይም የምወዳቸው ራጅም ጊዜ የማቃቸው ሰዎች እዛ ስለሆኑ ሊሆን ይችላል ወይ ደግሞ ከስራ በስራ አጋጣሚ የተዋወቅኳቸው ሰዎች ያሉበት ከተማ ስለሆነ ምናልባት የማውቀው ሰው በብዛት ያለበት ከተማ ስለሆነ እሱ ተጽኖ አድርጎብኝ እንደሆነ አላውቅም ግን አዲስ አበባን በጣም ነው የምወዳት። በጣም ነው የምወዳት አሁን ላይ ደግሞ በብዛት እየተቀየረች እያደገች እየመጣች ነው። ይበልጥ እያማረባት ነው የመጣው እና ረጅም ጊዜ ሆኖኛል አሁን ላይ ከሄድኩኝ ትንሽ ቆይቻለሁ። ከስራ ጋ ከአንዳንድ ነገሮች ጋር በተያያዘ ከአየኋት ቆይቻለሁ። ግን በጣም ምወዳት ከተማ ናት በቃ በፍጹም ለስራ ምክንያት ካልሆነ በስተቀር በፍጹም መልቀቅ የማልፈልገው ከተማ ነው ለመኖር። ዘመኔን ህይወቴን ለማሳለፍ መመርጣት ከተማ ናት አዲስ አበባ እና ከዛ አንፃር ከሁሉም ከተማው ከተሞች ሊባል በሚችል ደረጃው ሞዳት ከተማ አዲስ አበባን ነው። ሁሉ ነገሯ ደስ ይላል አየሯ ደስ ይላል፣ ውሃው ደስ ይላል፣ ሰውው ደስ ይላል፣ እንዳልኩት ምናልባት ያደኩት ያደኩት እዛ ስለሆነ ወይ ደግሞ ረጅም ጊዜን ያሳለፉት እዛ ስለሆነ የማቃቸው፣ የምቀርባቸው፣ የምወዳቸው ሰዎች ያሉት እዛ ስለሆነ ያ ያ ነገር ተጽዕኖ አድርጎብኝ ይሆን እንደሚችል በተወሰነ መልኩ አስባለሁ ግን እንደዛም ሆኖ በጣም የምታመር ከተማ ናት አዲስ አበባ። ለብዙ ነገር ምቹ ናት ለስራም ለቢዝነስም አሁን ላይ ደግሞ እየተቀየረች እያደገች እየመጣች ስለሆነ ለብዙ ነገር ምቹ እየሆነች ነውና ምቹ ነች በጣም እንትኗ ደስ ይለኛል፣ አየሯ ደስ ይለኛል፣ ጽዳቷ ደስ ይለኛል ያላት ሁኔታ በጣም ደስ ይለኛል እዛ አካባቢ የተከፈቱ ያሉ አዳዲስ ካፌዎች፣ አዳዲስ መዝነኛ ቦታዎች ማየት የአዲስ አበባ ጭምር ሆኖ ያላየኋቸው አንዳንድ ቦታዎች አሉ። እና እነሱን ቦታዎች ማየት በጣም የምወደው እና በጣም የምናፍቃት ከተማ ናት። ለስራ ካልሆነ በስተቀር በፍጹም መውጣት አልፈልግም ኑሮዬን ሁሉ ነገሬን እዛ እንዲሆነልኝ እኔ የምፈልገው እና በጣም ነው የምወዳት።

በዋጋ መደራደር ገበያ ዋጋ መደራደር ትችላለህ እኔ አልችልም በጣም ደካማ ነኝ በጣም ደካማ። በቃ ባሉኝ ዋጋ በአብዛኛው እንደው የምሸወደው ምንድነው? የእቃው የአንድ እቃ ዋጋዉን አይደለም የሚለው ነገር መረዳት በጣም ስለሚከብደኝ ይከብደኛል እንዴት እንደሆነ አላውቅም ግን ስለሚከብደኝ ምንድነው የማረገው ያለኝ ብር ነው የማየው በጣም እምሸወደው ነገር ማለት ነው። ገንዘቤን ነው ያለኝን ነው የማየው እንጂ ያቃው ዋጋው ነው አይደለም የሚለውን ነገር አይደለም የማየው አብዛኛው ጊዜ ማለት ነው እሱ ደግሞ በጣም ይሸውዳል። ምክንያቱም ለምሳሌ ያለ አንድ ሺህ ብር ሆኖ ግን የመቶ ብር እቃ በአምስት መቶ ብር የምገዛው ከሆነ ችግር አለው ማለት ነው። ምክንያቱም ስላለህ ብቻ አይደለም የምትገዛው አንድ እቃ ዋጋው ነው አይደለም የሚለውን ነገር ማየት አለብህ ማወቅ አለብህና እሱ በአብዛኛው ጊዜ ነው ይከብደኛል ለመረዳት። አንድ ነገር ትክክለኛ ዋጋ መረዳት ስለሚከብደኝ እና ደግሞ ዙረት አልወድም በቃ የሆነ ይገባያ ማዕከል ላይ ረጅም ጊዜ ስዞር ሰዎች ባሉበት ቦታ በተለይ የገበያ ቦታ ይታወቃል። ብዙ ሰው አለ ግርግር ነው ምናምን እና እሱ በጣም ምቾት ስለሚነሳኝ እና ረጅም ሰዓት እዛ መቆየት ስለማልፈልግ ማደርገው እንዴት ነው? ቶሎ መውጣት የምፈልገው የምፈልገው ነገር መጀመሪያውን አስቤ ነው የምሄደው አብዛኛው ጊዜ ከዛ የምፈልገውን ካሰብኩ በኋላ ግን የምገዛበት ወጋ ባሉኝ እነሱ በጠሩልኝ ዋጋ ተስማምቼ በተለይ በራ ይዜ ይዤ ከሆነ ነው የሄድኩት። እነሰ ባሉኝ ዋጋ ተስማምቼ ገዝቼ ከዛ ቦታ መውጣት ነው የምፈልገው እንጂ እዛ መቆየትም አልፈልግም ይሄ መቆየት ያለመፈለግ ሁኔታም ያባብሰዋል መሰለኝ ያለመደራደር ልምዴ ማለት ነው። እና በጣም ጎበዝ የሆኑ ሰዎች አሉ በቃ በትክክል የአንድን እቃ ዋጋው በትክክል ያውቁታል ከዛም የሚያዋጣቸውን ደግሞ ያውቃሉ። ጓደኛ አለችኝ በአብዛኛው ምላ ገበያ ስሄድ ይዣት እምሄድ ጓደኛ አለች በጣም አምደነቅባት ማለት ነው። ሶስት ብር የተባለዉን እቃ መቶ ብር ለማለት ምንም ሀፍረት አይሰማትም። እኔ የሸማቅቀኛል ለምሳሌ ሶስት መቶ ብር ካሉኝ ግን ምናልባት ከሌለኝ ወይም መግዛት ባልፈለግክ ወይ ደግሞ አይ ይሄ እንኳን ዋጋው አይደለም ተወዷል ብዬ ባስብ እንዴ ይሄን ያህል ታደርግልኛለህ ምናምን አይደለም እለው ትቼ ነው ነምሄደው። አይ እንደዛማ አይሆንም ምናምን ብዬ ትቼ ነው የምሄደው ያቺ ጓደኛዬ ግን በቃ እንደዚህ ትላልቅ ሰዎች የሉም ምንም የ የገንዘብ ዋጋን በድሮ የሚያስቡ የአብዛኞቻችን ወላጆች እንደዛ ነው አንድ ሺህ ብር የተባለውን እቃ መቶ ብር ለማለት ምንም ወደኋላ አይሉም ማለት ነው በቃ ቀሏቸው መቶ ብር ትሰጠኛለህ ምናምን ይላሉ። ደስ የሚለው ነገር ይሰካላችኋል እና ያስገዛ እናስገዛቸዋለን እንጂ ምንም መሸበካት የሚባል ነገር የለባቸውም እነሱ እና ልክ እንደዛ ነስ የኔም ጓደኛ እንደዛ ነሽ። በቃ እቃዉን ነው የምትየው የዋጠል አይዋጠም የሚለውን ነው የምትየው እንጂ አለኝ የለኝም የሚለውን አይደለም የምትያው ምንም ያህል ብር ቢኖራት አንድ ነገር ካለ ዋጋው አትግዛውም እና በጣም ጎበዝ ስልሆነች በአብዛኛው ለመሄድ ገበያ ለመሄድ ሳስብ እሷ ነው ይዤ የምሄደው እሷ ትደራደራለች። እኔ እገዛለሁ ማለት ነው ከዛ ይሁን በቃ ችግር የለውም ምናምን እላለሁ በየመሃሉ ስለሚደክመኝ እዛ መቆየት እንዳልኩት ስለሚሰለቸኝ በቃ ይሁኑ ምናምን እላለው አይሆንም ትላለች አይሆኑም በቃ ሌላ ቦታ ሄደን እንገዛለን ሌላ ቦታ እንጠይቃለን ምናምን ትላለችና። ብዙ ገበያ ላይ ዋጋ መደርደር የምችል አይነት ሰው አይደለሁም

ፎቶ ማንሳት ትወዳለህ? ፎቶ ማንሳት እወዳለሁ አዎ ብዙ አይደለሁም በእርግጥ ያን ያክል ጥሩ አንሺ ባልሆንም ግን በተቻለኝ መጠን ያሳለፍኳቸውን ለየት ያሉ ቀናቶች ወይም በፎቶ ማስቀራት ማስቀረት የምፈልጋቸውን አንዳንድ ቀናቶች በተቻለኝ መጠን ፎቶ ለማንሳት እሞክራለሁ ያነሳኋቸውን ፎቶዎች አንድ ላይ ሰብስቤ በስነ ስርዓት ለማስቀመጥ ነው የምሞክረው ያው ሁላችንም እኮ እንውቀዋለን የፎቶ ፎቶ የማንሳት ጥቅም አንዳንድ ቀናቶች አይደገምም አንዳንድ ብቻ ሳይሆን ሁሉም ቀናቶች አይደጋሙም ነገር ግን በተለየ ደግሞ የምናከብራቸው በተለይ የምናሳልፋቸው አንዳንድ ቀናቶች አሉና እነዛን ቀናቶች በፎቶ ማስቀረታችን ብቸኛው ከዛ ቀን የሚተርፈን ነገር ነው ብዬ አስባለሁ ቀኑ እንዴት እንደነበረ እንዴት እንዳሳለፍን ከማን ጋር እንዳሳለፍን እንዴት ያለውን እንቅስቃሴ ስናደርግ እንደነበረ ያኔ ነበረን ደስታ ያኔ የነበረን ስሜት በፎቶ ማስቀረት ማለት ያንን እለት ድጋሚ ለማየት እድል የሚሰጠን ነገር ነው ብዬ አስባለሁ ድጋሚ ለማየት ሲባል እንዳልኩት ነው በተለይ ጊዜያቶች አልፈው ብዙ አመታት አልፈው ያንን ነገር መለስ ብለን ስናየው ለምሳሌ እኔ ብዙ ጊዜም ባይሆነው የተወሰነ አመታት ያለፉትን ፎቶዎቼን ሳይ ለውጤን አይበታለሁ ያኔ ነበርኩበትን ሁኔታ እንዳስታውስ ያደርገኛል ብዙ ነገሮች ወደ አእምሮዬ ስለሚመጡ የፎቶውን ምንድነው ጥቅም በደምብ እረዳዋለሁ እና እንዳልኩት ማንሳት ላይ ብዙ አይደለሁም እንደዚህ ጥሩ ባላንሺ ፎቶንሺ አይደለሁም እንደዛም ሆኖ በተቻለኝ መጠን ለማንሳት እሞክራለሁ ለሰዎችም አንሱኝ እላለሁ አስቸግራለሁ እንዲያነሱኝ አደርጋለሁ ለራሴ ግን አንዳንድ ቀን ይሰለቸኛል ማለት በቦታው ሙሉ በሙሉ በቦታው ላይ መኖርን እመርጣለሁ ፎቶ እያነሳሁ ነገሩን ወይም ቀኑን ከማሳልፍ ይልቅ ሙሉ በሙሉ በዛ ቀን ላይ መሆን የምመርጥ ሰው ነኝና ፎቶ ማንሳት መጥፎ ሆኖ ሳይሆን ግን አንዳንድ ስሜቶችን ይገላል ብዬ አስባለሁ ትክክለኛ እየተሰማን ያለውን ስሜት ይቀንስብናል ብዬ ስለማስብ እንዲሁ ስለሚሰለቸኝም ጭምር አንዳንድ ቀን ላለማንሳት አላነሳ ይሆናል እንጂ በአብዛኛው ጊዜ ፎቶ ማንሳት የምወድ ሰው ነኝ

ማታ በምን ሰዓት ትመገባለህ ማታ ማታ ሁል ጊዜ በተመሳሳይ ሰዓት ነው እራቴን የምበላው ይሄ ምንድነው እንዴት ነው የማደርገው? ከስራ እንደገባሁኝ አመሻሽ ላይ ነው ወደ ከስራ የምገባ ወደ ቤት እና ከስራ እንደገባሁ የተወሰነ ሰዓታት ያህል ራሴን እዘጋጃለሁ እረፍት እወስዳለሁ። ሻወር መውሰድ ካለብኝ ሻወር ወስጄ ልብሴን ቀይሬ እራት ወደ መስራት ነው የምገባው እራቴን ከሰራሁ በኋላ ወደ አንድ ሰዓት ተኩል ወደ ሁለት ሰዓት ተኩል ሲሆን ነው አብዛኛው ጊዜ እራቴን የምበላው ምክንያቱም ብዙ ጊዜ አቅዳለሁ ያን ያህል ሰዓት ከመቆየቴ በፊት ለመብላት ማለት ነው። ትንሽ ጨጓራዬም ስለሚከብደኝ አምሽቼ ስበላ ብዙ ስለማይስማማኝ ለመቀየር ብዙ ጊዜ ፕላን አድርጌያለሁ ወይም አቅጄ አውቃለሁ ግን እስካሁን ድረስ አልሆነልኝም። ለረጅም ሰዓት ለረጅም ጊዜ ሞክሬ የሞከርኩት ነገር ነው ግን አልሆነም። አሁን ላይ በመደበኛነት ሁለት ሰዓት አንድ ተኩል እስከ ሁለት ሰዓት ባለው ሰዓት ነው እራቴን የምበላው። እንደዚህ ማድረጌ ለጤና ጥሩ ነው ወይ አይደለም ምክንያቱም እራት ከበላሁ በኋላ ብዙ የምቆየው ሰዓት የለኝም ወዲያው ወደ አልጋ ነው የምሄደው። ከአንድ ሰዓት በኋላ ምናምን መተኛቴ ነውና አብዛኛው ጊዜ ከብዶኝ ወይ ደግሞ ጠዋት ስነሳ የሆነ ያለመመቸት ስሜት ተሰምቶኝ ምናምን ነው የምነሳው። በተደጋጋሚ በዶክተር ሁላ ተነግሮኛል በጊዜና በትንሹ መብላት እንዳለብኝ ማለት ነው። ግን እስካሁን ድረስ ላተገብረው ልተገብረው ስላልቻልኩኝ እየተቸገርኩበት ያለሁት ነገር ነው። በጊዜ መብላትም የመሰለ ነገር የለም። ማንኛውም ነገር በጊዜ ስታደርገው ደስ ይላል እንደዛም ሆኖ ግን መብላት ደግሞ በጊዜ ነው መሆን ያለበት በጊዜ ጨርሰህ በጊዜ የሚበላውን ነገር ሁሉ አዘጋጅተህ በልተህ ከዛ በኋላ ነው መሆን ያለበት ብዬ ነው የማስበው። ለጨጓራም አሪፍ ነው ለጤናም አሪፍ ነው። ለራስህም ጊዜ ጥሩ ነው። በጊዜ ለመተኛት በተለይ እንደኔ አይነት ሰው ከሆነና ሙሉ ቀኑን ስራ ላይ የሚያሳልፍ አይነት ሰው ከሆነ በቃ በጊዜ ገብቶ በጊዜ ራቱን በልቶ ትንሽ ራሱን አዝናንቶ ወይ ፊልም አይቶ ወይ ሌላ ማድረግ ያለበትን ነገር አድርጎ ነው ወደ እንቅልፍ መሄድ ያለበት ብዬ አስባለሁና። ይሄ ለምን ይጠቅመናል ከተባለ? ይሄ የጨጓራ ህመም በጣም ይቀንሳል። ጠዋት ላይ ለሚፈጥርብን ያለመመቸት ስሜት በጣም ይቀንሳል በጣም ይቀንሳል እኔ ራሴ ላይ ስለማየው ማለት ነው። ጠዋት ላይ ስነሳ ያለው ያለመመቸት ወይም የማቃጠል ስሜቱ በጣም ነው የምጠላውና በቃ በደንብ ነው መስተካከል ያለበት በጣም መሽቶ ከመብላት ይልቅ በጊዜ በልቶ ትንሽ እረፍት አድርጎ መተኛት ይቻላል። ይሻላል ብዬ አስባለሁ ራሴ ላይ ስለሞከርኩት አሁን ላይ ግን። በርግጥ እያቀድኩኝ ነው እንዲህ አይነት ልምምድ እንዲኖረኝ በጊዜ መብላት ልምምድ እንዲኖረኝ አንዳንዴ ደግሞ ውጪም ለመብላት ከጓደኞቼ ጋር ምናምን ስንቀጣጠር በቃ ወይ አምሽተን ነው የምንገናኘው ወይ አንዷ ትዘገይብንና እሷን ስንጠብቅ ምናምን ይመሻል። ከዛ በቃ የቶሎ ቶሎ ነገር በልተን መሽቶ ወደ ቤት እንመለሳለን ማለት ነው። እና ይሄ ጤናማ ነገር አይደለም ብዬ ነው የማስበው በፊትም ጤናማ አይደለም። መስተካከል አለበት ብዬ አምናለሁ

ማብሰል ትችላለህ ወይ? እንዴ በጣም ነው የምችለው እጅግ በጣም ጎበዝ ነኝ። ሳበስል እኔ ለራሴ ብቻ ሳይሆን ምስክርነቴ ከብዙ ሰዎች የሰማኋት ነገር ነው። እኔ የምሰራው ምግብ ለወንድሞቼ በጣም ነው የሚጣፍታቸው ለቤተሰቦቼ በጣም ነው የሚጣፍጣቸው ለራሴዬም በጣም ነው። የሚጣፍጠኝ ግን ልዩነቱ ምንድነው? ራስ ላይ ሲሆን በተለይ ይሄ ለብቻ ስትኖር ምናምን እንትኑ ይቀንሳል። እህ በስነ ስርዓት የምትሰራው ነገር ትንሽ ይቀንሳል መሰለኝ። ብዙ አት እንትን አትልም ብዙ በቀጥታ ለመስራት ወይም ብዙ አጣፍተህ ለመስራት ብዙ አትጨነቅምና ለራስ ሲሆን ማለት ነው ማለት ነው። በተለይ ሴት ስትሆን የምትሰራው ምግብ የመጣፈቱ አለመጣፈቱ ብዙ ስለማይጨንቅህ ብዙ ስለማይጨንቅ ምንድነው የማደርገው በቃ ቀለል ያሉ ምግቦችን ለመስራት ነው። አብዛኛው አዘወትሬ የምትጠቀመው አሁን ላይ እንደውም ጎበዣለሁ በጣም። አሁን ላይ እንደውም ትንሽ እየጎበዝኩኝ ነው። ቀለል ካለው ምግቦች በተጨማሪ አሪፍ ልበላቸው የምችላቸውን ወይም ቤት ውስጥ ሳለው እንደምበላ አይነት የተለያዩ የአይነት መግቦችን ለራሴ ሰርቼ ማቅረብ እየተለማመድኩኝ ነው። አሁን ላይ እና ማብሰል በስነ ስርዓት ነው የምችለው ከልጅነት ጀምሮ ነው መለማመድ የጀመርኩት። እኔ እንግዲህ ታላቅ እህት አለችኝና እሷ እህቴ በጣም ነው እሷ የምትሰራው ምግብ ሚጣፍጥላት ማለት ነው። እና ከልጅነት ጀምሮ በቃ ታስተምረናለች እናታችን በጣም አጥብቃ ነው የምትይዘን በቤት ውስጥ ስራዎች በቃም እንድንለምድላት ትፈልግ ነበረ። ከድሮዉም እና በቃ ትጫነናለች ስሩ ትለናለች ራሷ ብትኖርም ባትኖርም እንድንሰራ ግን ታደርገን ነበረና አሁን ላይ ሆኜ ሳስበው በጣም ጥሩ አድርጋናለች ብዬ አስባለሁና። ታላቅ እህቴ እንዳልኩት በጣም ነው የሷ ምግብ የሚጣፍጥላትና እሷን እያየሁ ነው ያደግኩት እንዴት እንደምትሰራው በስነ ስርዓት እየተከታተልኩ ያደግኩት እንዴት ነው የሚጨመረው ሁሉም ነገር። የትኛው ምን ከምን በኋላ ነው የሚጨመረው የሚባለውን ነገር። በስነ ስርዓት እየተለማመድኩ እየተማርኩ ነው የመጣሁት ያደግኩት እና ከዚህ ጋር እዚህ አንፃር በስነ ሰረአት ነው ማብሰል የምችለው። እንዳልኩትም ደግሞ ከብዙ ሰዎች አድናቆትን አገኛለሁ እኔ ምግብ ሳበስል በይበልጥም እሚይጣፍጥለኝ አንዳንድ ምግቦች ሊኖሩ ይችላሉ። በተለይ ከስጋ ጋር የተያያዙ ምግቦች በጣም ናቸው የሚጣፍጡልኝ። ይጣፍጡልኛል ስለህ በጣም ነው የሚጣፍጡልኝ እና ብዙ ሰዎች ያደንቃሉ ቡናዬን ያደንቃሉ የምሰራው ምግብ ያደንቃሉ እና እኔም አውቀዋለሁ በቃ ለራሴ መስክር ነኝ። በስነ ሰረአት ከማብሰል ያለፈ ነው የኔ ችሎታ ብዬ ነው የማስበው ነገር ግን። ምን ይጎድልኛል ብዬ ሳስብ አንዳንድ ነገሮች ላይ ማዘጋጀት ትንሽ የሚከብዱኝ ነገሮች አሉ። በተለይ እነዚህ የፈረንጅ ምግቦች ምናምን ነገር ትንሽ ይከብዱኛል። እና አሁን ላይ አንዳንድ ስልጠናዎችን ለመውሰድ እያሰብኩኝ ነው። ምክንያቱም ሁለ ገብነው መሆን የምፈልገው እኔ የራሴ ቤት ውስጥ እንደዚህ ሀበሻዊ የሆኑ ምግቦች በተጨማሪ የፈረንጅ ምግቦች የተለያዩ ሀገር ምግቦች ግን እኛ ልንበላቸው የምንችላቸው ምግቦች መስራት የምፈልገው ሁሉንም መሞከር ነው። የምፈልገው እና ከዛ አንፃር አሁን ላይ የተወሰነ ስልጠናዎችን ለመውሰድ እያሰብኩኝ ነው። ከምግብ ዝግጅት ጋር በተያያዘ እንደዛም ሆኖ ግን አሁን ላይ በጣም ጎበዝ አብሳይ ነኝ ብዬ ነው ስለራሴ ማውራት የምችለው።

ማታ ከስራ በኋላ ምን ታደርጋለህ? ማታ ከስራ በኋላ አብዛኛውን ጊዜ ከስራ ጋ በተያያዙ ነገሮችን ይዤ ላለመምጣት ነው የምሞከረው። ምክንያቱም በቃ ከስራ ውጪ ያለውን ሰአቴን ለራሴ መስጠት ለእረፍቴ መስጠት ነውና የምፈልገው። ስራዬን ወደ ቤት ይዤ መሄድ አልፈልግም። አብዛኛው ጊዜ እና እንደዛም ሆኖ ግን አንዳንድ ቀናቶች አሉ ስራ ቦታ ላይ ያልጨረስኳቸውን ነግሮች ይዤ ልመጣ እችላለሁና። ከስራ መልስ ራሴን ካሳረፍኩኝ በኋላ እረፍት ከወሰድኩኝ በኋላ ምግቤን በልቼ ሰውነቴን ታጥቤ ልብሴን ቀያይሬ ትንሽ ዘና ካልኩኝ በኋላ ወደ ስራ ልመለስ እችላለሁ። እንዳልኩት ያልጨረስኳቸው አንዳንድ ስራዎች ከነበሩና ወደ ቤት ይዣቸው የመጣው ስራዎች ከ ካሉ እነዛን ስራዎች ለመጨረስ ወደ ስራ ልመለስ የሆነ ይሄም የሚሆነው በጣም አልፎ አልፎ ነው በጣም አልፎ አልፎ ከስንት አንዴ ማደርገው ነገር ነው። ከዛ ባለፈ ግን አብዛኛው ጊዜ ለእረፍት ነው የምጠቀምበት ፊልም አያለሁኝ ከጓደኞቼ ጋር አወራለሁ ቻት አደርጋለሁ። ከዛ ባለፈ ደግሞ ራሴን ሶሻል ሚዲያ በፍጹም አልከፍትም ከሁለት ሰዓት በኋላ ምንም አይነት ኢንተርኔት አልከፍትም በተለይ ለሶሻል ሚዲያ ምንም ምንም አልጠቀምም። ራሴን ገድቤያለው ከዛ ባለፈ ያሉ ልምምዶች አንዳንድ አንዳንድ እንቅስቃሴዎች ግን አደርጋለሁ ለምሳሌ መጽሐፍ አነባለሁ ሻወሩ እወስዳለሁ ሙዚቃ እሰማለሁ። አንዳንዴ ደግሞ ምን አደርጋለሁ ወክ አደርጋለሁ እኛ ሰፈር በጣም ለወክ የሚመች አይነት ረጅም አስፓልት አለ ብዙ ሰው ወይም የማይሄድበት የማይገኝበት ጸጥ ያለም ባይሆን ግን አነስ ያሉ ሰዎች ናቸው ያሉት ብዙ መኪኖች አይንቀጣቀሱበትም ምናምን እና በጣም እመርጠዋለሁ። ማታ ቀዝቀዝ ያለ ንፋስ ሲኖር ልብሴን ደራርቤ ጃኬቴን አድርጌ ለወክ እወጣለሁ አንዳንዴ ጊዜ ብቻዬን ሌላ ጊዜ ደግሞ ከጓደኛዬ ጋ ጊዜ አለ። እነዛ እነዛ ነገሮች አደርጋለሁ በአጠቃላይ ቀን ከስራ ውጪ ያለውን ሰአቴን ከስራ መልስ ራሴን ለማዝናናት ራሴን ለማሳረፍ ራሴን ዘና ለማድረግ የሚያግዙኝን ነገሮች ነው። በአብዛኛው የማደርገው እንጂ ከዛ ውጪ ከበድ የሚሉ መደበኛ የሆኑ የስራ ውይይቶች ከስራ ጋር የተያያዙ ነገሮች በፍጹም ማየት አልፈልግም። ኮምፒውተር መክፈት አልፈልግም ከስራ ውጭ ባለኝ ሰዓት ማለት በቃ ማረፍ ነው የምፈልገው አይምሮዬ እንዲያርፍ ነው የምፈልገው። እንዲዝናና ነው የምፈልገው። አይምሮዬ የሆነ ያህል ዘና እንዲል ትንሽ እረፍት ማግኘት እንዳለበት ስለማስብ ራሴንና አይምሮዬን እረፍት ለመስጠት ነው የምሞክረው። በአብዛኛው ጊዜ ለእረፍት ለመስጠት ደግሞ ይረዱኛል ብዬ ከማስባቸው ነገሮች መሃል በጣም በትልቁ የሚወስደው ሻወር መውሰድ ነው ሻወር መውሰድ በተለይ ማታ በቃ በጣም ወሳኝ ነገር ነው በጣም ወሳኝ ነገር ነው። ማለት ስራ ቦታ ላይ ይዤ የመጣሁት ስሜት ድካም መሰልቸት ሁሉ ነገር በአንዴ እንዲጠፋ የሚያደርግልኝ ነገር ነውና እሱን እወደዋለሁ። እና ከስራ መልስ ያለኝን ሰዓት በቀጥታ ሻወር እወስዳለሁ እራቴን እበላለሁ ሙዚቃ እሰማለሁ መጽሐፍት አነባለሁ ቀለል ያሉ መጽሐፍት ነው በብዛት ለማንበብ ምሞክረው እንደዚህ ጠንከር ያለ መጽሐፍትም ማንበብ አልፈልግም። እንዳልኩት በጣም ተጨናንቄ ነው እና ምወለው በስነ ስርዓት ተወጥሬ ነው የምውለው እንደገና ሌላ አይምሮዬን የሚወጥር ነገር መስጠት አልፈልግም ለራሴ ከዛ ይልቅ ሚያዝናናኝ ዘና የሚያደርገኝ የሚያረጋጋኝ ነገር ነውና። ማግኘት የምፈልገው ወይ መጽሐፍ ቅዱስን ነው የማነበው አልያ ደግሞ ሌሎች ተጨማሪ መንፈሳዊ መጽሐፍትን ነው ላነብ የምችለው እና እንደዚህ አይነት ድርጊቶችን አደርጋለሁ።

ልብሶችህ በስርዓት በስነስርዓት የተቀመጡ ናቸው። አዎ ሲጀመር ብቻዬን ነው የምኖረው። የሚያበላሽብኝ ሰው የለም። እና ልብሴ ካልስተካከለ በጣም አንደኛ የቆሸሽኩ ነው የሚመስለኝ ሁለተኛ ደግሞ የተዘረቀረቅኩ ነው የሚመስለኝ። እና በተቻለ መጠን በየጊዜው ልብሶቼ በስነ ስርዓት መቀመጣቸውን ነው የማረጋግጠው። እና ቁምሳተኔ ሁል ጊዜ የተስተካከለ በስራት የተቀመጠ ነው ሁል ጊዜ። አንዳንድ ልብሶች አሉ የማልለብሳቸው ልብሶች ሊኖሩ ይችላሉ ወይ ደግሞ አንድ ሁለቴ ለብሻቸው የቆሸሹ ልብሶች ምናምን ሊኖሩ ይችላሉ። እና ከቅምሳጥኖቼ መሃል አንዷ እንዲህ አይነት ልብሶችን ማስቀመጥ ናት እንደ ባስኬት ነገር ነው የምትጠቀምባት እና ምናልባት እሷ ቁም ሳጥን ወይም የቅም ሳጥን የሆነች ክፍል ልትዘከረክ ትችላለች። ይሄም የማልለብሳቸው ልብሶች ወይም የቆሸሹ አንዳንድ ልብሶቼን የረሱአቸውም ሊኖሩ ይችላሉ። እንደዛ አይነት ልብሶች ካሉ ማስቀመጥባት ስለሆነች ብቻ ነው እንጂ በፍጹም ሁልጊዜ ልብሶቼን በስነ ስርዓት ነው የማስቀምጠው መዝረክረክ በፍጹም አልወድም። እንደገና ደግሞ ለመልበስ የማስባቸውን ነገሮች አዘጋጅቼ ነው ማድረው በጧት መጣደፍ ምናምን አልፈልግም እንዳልኩት ለስራም በሰአት ነው መድረስ የምፈልገው። እና አለ አይደለ ከስራ ስራ ከመግባታችን በፊት ያለውን ጥድፊያ በፍጹም አልፈልገውም። ብዙ ነገሬን ነው የሚቀይረው ብዙ ነገሬን ነው የሚያበላሸው። አውቀዋለሁና እነሱና እንደዛን አይነት ጥድፊያዎች ለመቀነስ ስል ለጠዋት ለብሼ የሚሄደውን ልብስ ማታውን አዘጋጅቼ ሽቶ አድርጌበት ምናምን ነው ማደረው። እና ይሄ ያግዘኛል ቢየ አስባለሁ ከዛ በኋላ ለብሼ አደርኩትን ፒጃማ ወይም ሌላ ልብስ ሊሆን ይችላል በስነ ስርዓት ደግሞ መልሼ አስቀምጣለሁ ማለት ነው። እና እንደዚህ አይነት የህይወት መስመር እንዲኖረኝ ነው የምፈልገው በቃ ልብሶቻችን የብዙ ነገሮቻችን መገለጫ ናቸው ብዬ አስባለሁ ቤታችን በአጠቃላይ የአእምሮአችን ግልባጭ ነው ብዬ አስባለሁ። አንዳንድ ጊዜ ለስራ በጣም እወጠርና ምንም በቃ ፋታ ሳይኖረኝ ይቀርና ወይ አለ አይደለ ከስራ ጋር ወይ ከቤተሰብ ጋር የሆነ ከግል ህይወት ጋር ጫና ሲበዛብኝ ቤቴን ማስተካከልበት በደንብ ቦታ ቦታ የማስይዝበት ጊዜ ሲያጥረኝ እያለሁና ያን ጊዜ በቃ ቤቴ ይዘረከረካልና ለካ የስሜታችን ግልባጭ ነው ቤታችን ያለንበት ሁኔታ ግልባጭ ነው። ቤታችን እና በተቻለኝ መጠን ነገሮቼን በስርዓት ማስያዝ ነው የምፈልገው በህይወቴ ያሉ ነገሮች እንደ ወሳኝነታቸው ደረጃ ስርዓት እንዲይዙልኝ ነው የምፈልገው። ልብሶቼም የዚህ አይነት አስተሳሰብ ግልባጭ ነው ብዬ ነው የማስበው እና ልክ እንደ ቤቴ ነው የማየው ቁምሳጡኑና ሲዝረከረክ ደስ አይለኝም አይምሮዬን ይረብሸዋል። እጨናነቃለሁ እውነት ስከፍተውና ተዘረክርኮ ሳየው የሆነ የሚጨንቅ ነገር አለው እና እሱ ስሜት ስለማልፈልገው በተቻለኝ መጠን በስነ ስርዓት ቲሸርቶቹን ከቲሸርት ጋር ጂንስ እና ላይ ነው ስሪዎችን ደግሞ አንድ ላይ ኮት እና ጃኬቶች ምናምን አንድ ላይ የምትጠቀማቸውን ቦርሳዎች የምትጠቀማቸውን ሽቶዎች ማንኛውም አይነት ጫማዎች ምናምን ሁሉም በስነ ስርዓት ተደርድረው እንዲቀመጡልኝ ነው እንዲምፈልገው የሆነ የተዝረከረከ ነገር ማየት አልፈልግም። እራሴ ቤት ውስጥ እና ከቤት ከመውጣቴ በፊት እንደገና ደግሞ ከስራ መልስ አንዳንድ ነገሮችን አነሳስቼ እንኳን ከሆነ በስራ ስርዓቱ አስቀምጬ ወደ ቦታችሁ መልሼ ነው እና ወደ አልጋዬ መልሼ የምሄደው። እንዲህ አይነት ነገር ላይ በጣም ጥንቆቅ ነኝ ብዬ ነው የማስበው እና ልብሶች በትዳር አንደኛ ይበላሻል እኮ አይደል? አንዱ አንዱ ላይ ዝም ብለን ምንጭ ነው እኮ ሆና ዝም ብለን የምናሸጋሽገው ከሆነ ልብሱ ራሱ ኳሊቲው እየቀሰ ነው የሚመጣው እና በብዙ ብር የገዛናቸው ልብሶች። ለምን ጊዜያቸው ባልደረሰ ጊዜ ለምን ይበላሽብናል? የተነሳ ለምን ይበላሻሉ? እና ከዚህም አንፃር በስነ ስርዓት ማስቀመጡ በጣም የተሻለ ሆኖ አግቼዋለሁ

ስለ በልጅነቴ መኖሪያ ቤትህ ንገረኝ? የልጅነት መኖሪያ ቤቴ። እንደማንኛውም የኢትዮጵያ መ ሰፈሮች ያሉ አይነት ቤቶች ናቸው ያሉት። እንዴት ነው የሚቀረጸው? እኛ ሰፈር ወይም እኛ አካባቢ የምኖርበት አካባቢ። ቤቶች ጎን ለጎን ተደርድሮ የሚሰሩት። ማለት መሃል ላይ የሚጠው ቤት ወይም የሚጠው ነፃ ቦታ መሬት የለም። እና እርስ በርስ ተ መጀመሪያ ነጠላ ነጠላ ነጠላ ነው የሚባለው። እንደዛ ተደርድሮ ነው የሚቀመጥ የሚሰሩት አብዛኞቹ ቤቶች እና። ፊት ለፊታችን ቤቶች አሉ። ከጀርባችን ቤቶች አሉ። ከጎን ቤቶች አሉ እና በመሃል መተላለፊያው ብቻ ነው ያለው። መንገድ ማለት ነው እንጂ። አብዛኛው ቤቶች በቃ አብዛኛው ሰፈር ላይ ያለው ቤት ተደርድሮ ነው የሚቀመጡት ተደርድሮ ነው የሚሰሩት እና እኔም እንደዚህ አይነት የልጅነት ቤት ነው የነበረኝ። እና የተወለድኩባት ያደግኩባት ቤት የራሳችንን የቤተሰቦቼ ቤት ነበረና በጣም ትልቅ ግቢ ነበረ። አባታችንን በጣም በልጅነታችን እኛ ከመወላዳችን በጣም ነው የገዛው። ያንን ቦታና እንደውም ከዛ በፊት ሌሎች ቦታዎች ሁሉ ኖሮ ያውቃል። አሁን እየኖርንበት ካለው ቤት ወይም ያደግንበት ቤት። ከዛ በፊት ሌሎች ሰፈሮች ላይ ይኖር ነበር አባታችን እና ከዛ በኋላ ይሄን አሁን እየኖርንበት ያለነው ቤት ከገዛ በኋላ ወደዚህ መጣን። በጣም እንዳልኩት ረ ግቢው በጣም ሰፊ ግቢ ነው። በቤቶች የተሞላ ነው። እኛ እንደፈለግን እንድንቀሳቀስ እንድንጫዋት የሚያደርግ ሰፊ የሆነ። መሬት ያለው ግቢ ነወ ያለን ግቢ ያ በቃ በአብዛኛው ልጫወት የነበረው ከወንድሜ ጋር ከወንድሞቼ ጋር ከእህቶቼ ጋር ሌላው እኮ ጓደኞቼም እኛ ቤት እየመጡ ነበር የሚጫወቱት ሰፊ ግቢ ላይ ነበረን። ከዛ ባለፈ ደግሞ አባቴ በጣም አትክልቶችን ይወዳል እና በየቦታው አትክልቶችን አበባዎችን። በጣም ነው የሚወደው እና እሱ እሱ ያለው በጣም ሰፊ እንደገና ደሞ። አረንጓዴ አትክሎ አትክልቶች የበዝበት አይነት ግቢ ነው የነበረን። አዎ እስካሁን ድረስ አሉ በተለይ አንዳንዶቹ አባቴ ሲነግረኝ በእኔ እድሜ የተተከሉ ታክሎች ሁሉ አሉ ማለት ነው። እስካሁን እና ይሄ እኮ ያንቺ እኩያ ነው ይለኛል ይሄ አንቺ እኮ እኩያ ነው ይለኛል እና። እንደዚህ አይነት። እኔ የራሴ ቤት ኖሮኝ ስሰራ አድጌ ስሰራ የኖረኝም የምመኘው አይነት ቤት ነው። ነወ የነበረኝ የአደኩበት ቤት እንደዚህ አይነት ቤት ነው። ከዛ ደግሞ ጎረቤቶችም ነበሩኝ እኛ ቤት ተከራይቶ የሚኖሩ ሶስት ጎረቤታሞች ነበሩን። እና ስምም እንዳልኩት ግቢያችን በጣም ሰፊ ነው እና ሶስት ለተከራዮች ተብሎ የተሰሩ ሶስት ቤቶች ነበሩን። ከነዛ ተከራዮች ጋር በጣም ጥሩ ግንኙነት ኖሮን ነው ያደግኩት። እንደ ቤተሰብም ትንሽ አይደለንም ብዙ ነን ብዙ ጓደኞችም ማለቴ ብዙ ወንድሞች እህቶች ናቸው ያሉኝና። አብረን ለመጫወት ጊዜ ኑሮን አብረን ለመጫወት ቦታ ኑሮን እየተጫወትን እየተዝናናን ከቤታችን ብዙ ሳልርቅ እየተጫወተን እየተዝናናን ብዙ ነገር ቤታችን ውስጥ እያደረግን ነወ ያደግነው። ያደግኩበት ቤት እውነት ለመናገር የግል የራሴ እንዲኖረኝ የምፈልገው አይነት ሆኖ የተሰራው ቤት ነው። የነበረኝ እና አባታችን በጣም ነው የማደንቀው ይሄን የመሰለ ቤት ስለሰራሁ እንዲህ ባለው ሁኔታ ስላሳደገን እንዲህ ያለውን ቤት ደግሞ ስለሰጠን እጅጉን አመሰግነዋለሁ።

"ምን ያህል ጊዜ መጽሐፍ ታነባለህ?" ምን ያህል ጊዜ ማለት፣ በየጊዜው በየጊዜው መጽሐፍ አነባለሁ። በቃ በተቻለኝ መጠን በተቻለ መጠን ሳይሆን በቃ አሁን ላይ ለምጄዋለሁ። ከህጻንነት ጊዜ ጀምሮ ከመጽሐፉ የማንበብ ልምዱ እንዲኖረኝ ወንድሞቼ፣ አባቴ አድርገውኛል ብዬ አስባለሁ። በተለይ አባቴ በጣም አንባቢ ነው በጣም አንባቢ። በቃ ለረጅም ሰዓት ቤት ውስጥ ከተቀመጠ እና ካየነው እያነበበ ነው። ረጅሙን ጊዜ የሚያሳልፈው አጠገቡ ብዙ መጽሃፍቶች አሉና ከዛ ደግሞ የሚያነብበት መንገድ በቃ የሆነ እንደ ሪሰርች እንደሚሰራ አይነት ሰው ነው የሚያነበው ሲያነብ፤ በጣም በቀላሉ አይደለም የሚያነበው፣ ትናንሽ ነገሮች አይደለም የሚያነበው፣ ረጅም ሰዓት ነው የሚቀመጠው፤ እና ያንን እየጻፈ ያንን ነገር እየጻፈ ነገር ያንን ያነባል ከዛ ደግሞ ያነበበውን ነገር ሪፈር ያደርጋል ወደ ሌላ መጽሐፍ እንደሱ እያለ ስለሆነ የሚያነበው እሱን እያየሁ ነው ያደኩት፤ እና በጣም እቀናበት ነበረ እና እሱም በቃ እንደሌላ መሃል መጽሐፍ ማንበብ ማንበብ ላይ ጎበዝ እንደሆን አድርጎኛል ብዬ አስባለሁ፤ እና ምን ያህል ጊዜ የሚባል ነገር የለውም። ከአሁን ጊዜ አነባለሁ። እንዳልኩት ከ ከስራ መልስ መጽሐፍ አነባለሁ ስራ ከ መሄዴ በፊት የግማሽ ሰዓት የስ መጽሐፍ የማንበቢያ ጊዜ ለራሴ እሰጣለሁ። በእረፍት ሰዓቴ አነባለሁ። ስራ ቦታ ለሻይ በምወጣበት ሰዓት መጽሐፍ አነባለሁና እወዳለሁ በጣም መጽሐፍ ማንበብ በጣም ነው የምወደው፤ እና አሁን ላይ ለምጄዋለሁ በቃ አንድ የህይወቴ አካል ነው። በየወሩ አንዳንድ መጽሐፍ ለራሴ እሰጣለሁ። ለራሴ እንትን ሳስብ በቃ ምንድነው ለራሴ ብሰጥ የሚያስደስተኝ ነገር ምንድነው ብዬ ሳስብ የመጀመሪያ የሚመጣልኝ ነገር መጽሐፍ ነው፤ እና በቃ ያንን ስመርጥ በቃ በየወሩ አንዳንድ መጽሐፍ ለራሴ እገዛለሁ። ደስ የሚሉኝን አዳዲስ የወጡ ሊሆን ይችላሉ፤ የድሮ ሊሆኑ ይችላሉ። ያገኘኋቸውን አንዳንድ መጽሐፍት እያነበብኩኝ እየገዛሁኝ ለራሴ እሸልማለሁ ማለት ነው በየወሩ እና አሁን ላይ ከድሮ ድሮ እንደዚህ ልቦልድ መጽሐፍት ምናምን በጣም እወድ ነበረ በተለይ ቆንጆ ታሪክ ያላቸው መጽሐፍትን በደንብ ማንበብ እወድ ነበረ፤ ግን ከቅርብ ጊዜ ወዲህ በሆነ መጽሐፍ ሀሳቤን ቀይሬ አሁን ላይ የባዮግራፊ ወይ የሰ የ የህይወት ታሪክ አይነት መጽሐፍት የሉም ሰዎች በህይወት ሳሉ ሊሆን ይችላል እነሱ የጻፏቸው ሊሆኑ ይችላሉ ወይ ደግሞ በሌሎች የቅርብ ሰዎችም ሚያውቋቸው የቅርብ ሰዎች ሊሆን ይችላል፣ የተጻፉ መጽሐፍትን ማንበብ በጣም በጣም ነው የምወደው በጣም ነው የምወደው በጣም ደስ የሚል ነገር ነው። አንደኛ በቃ የተኖረ ህይወት ነው የምታነበው ነገር ይሄ የፈጠራ አይደለም ይሄ የድራሲው አእምሮ ላይ የተፈጠሩ ክስተቶች አይደሉም የተፈ የደራሲው አይምሮ ላይ የተፈጠሩ ሀሳቦች አይደሉም፣ እነዛ ሁሉ ሀሳቦች ሰውየው በህይወት ሳለ ያስተናገዳቸው እውነተኛ ሀሳቦች ናቸው። ሰውየው በህይወት እያለ የወሰናቸው እውነተኛ ውሳኔዎች ናቸው፤ እና በጣም ማለት ከዚህ በላይ ሊያበረታ፣ ከዚህ በላይ ሊያስተምር፣ ከዚህ በላይ አቅጣጫ ሊያሳይ የሚችል ነገር አለ ብዬ አላስብም። እኔም ለራሴ ከሆነ አመታት በኋላ የራሴን ህይወት ታሪክ የመጻፍ ሀሳብ አለኝ እቅዱ አለኝ፣ ፍላጎቱ አለኝ እና አሁን ላይ የህይወት ታሪክ አይነት መጽሐፍት የግለሰቦች የህይወት ታሪክ አይነት መጽሐፍቶችን ማንበብ ለኔ እጅጉን የሚያበረታኝ እጅጉን ደግሞ የሚያነቃቃኝ ነገር ነው። መጽሐፍ ምን ያህል ጊዜ ታነባለህ የሚለውን በየጊዜው ነው የማነበው። በየጊዜው ሲባል ደግሞ በየቀኑ ማለት ነው።

በባህላችሁ ሰርግ እንዴት ይከናወናል? በእኛ አካባቢ ባህል በመጀመሪያ ምንድነው የሚደረገው ያው እርስ በእርስ ወንድና ሴቱ ይዋደዳሉ ይፋቀራሉ እርስ እርስ በእርስ ለትዳር ይተጫጫሉ መጀመሪያ ከዛ በኋላ ልጁ መጋባት ካለባቸውና ለመጋባት ከወሰኑ በኋላ እንዴት ነው የሚሆነው የልጅቷን ቤተሰቦች ፈቃድ ይጠይቃል ማለት ነው ልጁና ምንያረጋል ሽማግሌ ይልካል ወደ ቤተሰቦቿ ሽማግሌ ይልካል ወደ አባቷ ሽማግሌ ይልካል ሶስት ሽማግሌዎች ነው መጀመሪያ ላይ የሚላከው ሶስት ሽማግሌዎች መጥተው ልጃችንን ለልጃችንን ፈልገናት ነበር እንደዚህ እንደዚህ ፈልገን የመጣነው ይላሉ ከዛ በኋላ እሷን አነጋግረን ከልጃችን ጋር ተመካክረን ያለውን ሀሳብ እናሳውቃቹአለን ምናምን ይባላል እሺ ተብለው ያን እነዛን ሽማግሌዎች ቀጠሮ ይይዛሉ ማለት ነው ሌላ ቀን የሚመጡበትን ጊዜ ተቀጣጥረው በዛን ጊዜ ደግሞ መልሰው ይመጣሉ ከዛ በሁለተኛው ጊዜ እሺ ይባላል ነው ማለት ነው ላይ ልጆቻችን ለልጃችሁ አማክረው እሺ ካለች እሺ ብላለችና በቃ ቀን ይቆረጥ ምናምን ይባላል የሰርጉ ለቀን ማለት ነው እሺ ተብሎ በሶስተኛው ሽምግልና ይኬዳል ማለት ነው ሽምግልና ማለት እኛ አካባቢ እንዴት ነው የሚሆነው እሺ ተብለው የወንዱ ቤተሰቦች ሴት ልጃቸውን ነው የሴቷ ቤተሰቦች ሴት ልጃቸውን ለወንዱ ቤተሰቦች ለመስጠት መስማማታቸውን በማስመልከት የሴቷ ቤት ላይ ግብዣ ይደረጋል ማለት ነው ለሽማግሌዎቹ ግብዣ ይደረጋል ከዛ ግብዣው ተደርጎስ ልጁ የሚልካቸውን ሽማግሌዎች አንድ ላይ እና ደግሞ የእሷን ቤተሰቦች አንድ ላይ ሆኖ ምግብ ይበላሉ ከዛ በፊት እዛ ቤት ምግብ አይበሉም እሺ ከመባላቸው በፊት ምንም አይነት ምግብ አይቀምሱም ከዛ በኋላ ነው እሺ ተብለናል ተፈቅዶልናል ብለው የመደባለቂያ አይነት የሚመስል ግብዣ ይደረጋል የሴቷ ቤተሰብ ቤት ላይ ከዛ ለሰርጉ ቀን ይቆረጣል የሰርጉ እለት መጀመሪያ ሙሽራና ሙሽሪት በየቤታቸው ይቆያሉ ከዛ ሙሽራው ወደ ሙሽሪት ቤት መጥቶ ይገባል ማለት ነው ይገባል ከዛ በኋላ የሙሽራዋ ቤት ላይ ግብዣ ይደረጋል ቤተሰቦቿ እየታደሙ እድምተኛው ሁሉ ይመጣል አመሻሹ ላይ እዛው ውለው ተጫውተው በልተው ምናምን ብዙ ነገር ተደርጎ ተዘፍኖ ተጨፍሮ ከዛ ሴቷ ወደ ወንዱ ቤት ትላካለች ማለት ነው አመሻሹ ላይ ወደ ወንዱ ቤት ትላካለች ወንዱ ቤት ደግሞ ግብዣ የተደረገ እንደሆነ አንዳንድ ሰዎች ተጨማሪ ሰዎች ይዛ ትሄዳለች ምንም አይነት ነገር ካላደረጉ ግን ምንም አይነት ሰው ይዛ አትሄድም ለምሳሌ አጅገው ከሆነ የወንዱ ቤተሰቦች ግብዣ አድርገውት ከሆነ ወይም ድግስ አድርገው ከሆነ እሷ በእሷ በኩል ያሏትን ቤተሰቦች ይዛ ወደ ወንዱ ቤት ትሄዳለች ማለት ነው ቤተሰቦቿን ትሰናበታለች ያኔ ነው በቃ ቤተሰቦቼን የምር የምትሰናበተው ደግሞ አብዛኞቹ ሙሽሮች ያለቅሳሉ ወደ ባላቸው ቤት ሲሄዱ ያለቅሳሉ ምክንያቱም በቃ ለመጀመሪያ ጊዜ ነው ከቤት የሚወጡት ለአብዛኞቹ ማለት ነው እና ለመጨረሻ ጊዜም ነው ከቤት የሚወጡት ቤተሰቦቻቸውን የሚሸኟቸው ያኔ ነው እና የቤተሰቦቿን የአባት የእናቷን ጉልበት ስማ የወንድሞቿን ጉልበት ስማ ነው ከቤት የምትወጣ ማለት ነው እና ለአብዛኛው ለአብዛኛው ሙሽራ ስሜታዊ የሚያደርግ ጊዜ ነው ይሄ ጊዜ ማለት ነው እና ወደ ሙሽራ ቤት ይኬዳል ሙሽራ ቤት ደግሞ እዛ ተበልቶ ድግስ ካለ ማለት ነው ተበልቶ ተጠጥቶ ተጨፍሮ እዛው ይመሻል ከዛ ሙሽሮቹ ወደ የቤታቸው ይገባሉ ማለት ነው በሶስተኛው ቀን ሰርጉ ከተደረገ በሶስተኛው ቀን እንደገና መልስ ተብሎ እንደገና ሙሽሮቹ ወደ ሴቷ ወደ ወደ ሙሽሯ ቤት ይሄዳሉ ማለት ነው ያኔ ቤተሰቦቿ ድጋሚ ያያቷል ያያቷል ሙሽራውን ማለት ነው እና እንዲህ አይነት ሰርግ ነው የሚደረገው በአሥራ ሁለተኛው ቀን እንደገና መልሰው የሴቷ ቤተሰቦች ቅልቅል ብለው የሁለቱም ቤተሰቦች አንድ ላይ ይቀላቀላሉ ማለት ነው

ስሜት በፊት ላይ ታሳያለህ በጣም ማለት በቃ በጣም ነው የማሳውቀው ሲዳክመኝ ሲደብረኝ ደስ ሲለኝ ምንም ነገር ቢሆን ፊቴ ላይ በቀላሉ የሚታይብኝ አይነት ሰው ነኝ። የሚገርመው ነገር በጣም ስሜቴን ለመግለጽ የምቸገር አይነት ሰው ነኝ። በአንድ በኩል ማለት ነው እየተሰማኝ ያለውን ተክለኛውን ስሜት ለሰዎች ለማጋራት ትንሽ የሚከብደኝ አይነት ያዝ ያድርገኝ ነገር አለ በቃላት ለመግለጽ ማለት ነው እየተሰማኝ ስላለው ስሜት ግን እና ደግሞ ፊቴ በቀላሉ እያሳበቅብኛል በቀላሉ ማለት ነው። እና ተናድጄ ከሆነ መሳቅ አልችልም። ከፍቶኝም ከሆነ መሳቅ አልችልም። ወይ ደግሞ ደስ ብሎኝ ከሆነ ኮስተር ማለት አልችልም በቃ ፊት ያስታውቃል። ጓደኞቼ በጣም ማለት በጣም ቅርቤ መሆን የለበትም አንድ ሰው ስለ ስሜቴ ለማወቅ በጣም ቅርቤ መሆን የለበትም በቀላሉ የምታውቅ አይነት ሰው ስለሆንኩኝ ማለት ነው። ፊቴ ላይ ስለሚታይ በስነ ስርዓት ያን ያክል ሰው ሊያቀኝ አይገባም። የኔን ስሜት ለመረዳት ያለሁበትን ስሜት ለመረዳት ያኔ ያክል ሊያቀኝ አይገ አይ አይ ምንድነው አስፈላጊው አይደለም። ምክንያቱም በቃላሉ ሊያቀኝ ይችላል ደስ ብሎኝ ነው የማወራው ደብሮኝ ነው የማወራው ስሜቴ ከፍ ዝቅ እያለ ነው። ወይስ በጣም ተረጋግቼ ነው ያለሁት ምናምን የሚሉት ነገሮች በጣም በቀላሉ ፊቴ ላይ የሚታየው ሰው ስለሆንኩኝ እንዴት እንደሆነ አይገባኝም? የማይታወቁ ሰዎች አሉ ፊታቸው አንድ አይነት የሆነ ሁሌም የሚኮሳተሩ ሁሌም ሳቂጣ የሚመስሉ ግን ብዙ ስሜቶች ውስጣቸው ውስጥ ያለ ሰዎች አሉ። እኔ አውቃለሁ በቅሌ በቃ ፊቱ እማይፈታ ግን አይነት የሀዘን ስሜት የሌለው ማለት ነው ግን ፊቱ አይፈታም። ማለት እንዴት ይቻላል አኔን ግራ ነው የሚገባኝ ምክንያቱም እንዳልኩት በቀላሉ ፊቴ ለሚታዩኝ አይነት ሰው ነኝ። በተለይ ደግሞ ማውራት ሳልፈልግ ስቀር ወይ መተኛት ስፈልግ በጣም ሲደክመኝ ነገሮች ድርብርብ ሲሉብኝ በጣም በቀላሉ ነው ቅርብ ያሉ ሰዎች የሚያውቁት ማንኛውም ሰው ሊረዳው የሚችለው በሚችለው ደረጃ ነው። ፊቴ ላይ የሚታየው እና አንዳንድ ቀን ምንድነው እላለሁ በቃ ማለት ታድለው እነዚህ ተመሳሳይ የሆነ ፊት ያላቸው ሰዎች ስሜታቸው ሲቀያየር ግን ፊታቸው የማይቀያየር ሰዎች ታድለው እላለሁኝ አንዳንድ ጊዜ ግን። አንዳንድ ጊዜ ደግሞ ጥሩ ነገር ነው አይደል ማለት በተለይ ደግሞ አጠገብህ ሰው ሲኖር ሊረዳ አንተን ሊያጽናና ስሜትን ሊጋራ ምን እየተሰማኝ እንደሆነ ለማወቅ ከዛ ደግሞ ከተሰማኝ ስሜት ጀርባ ያለውን ምክንያት ደግሞ ለመረዳት የሚጥሩ እና በፍጹም የዋህና አንተን ሊረዱ የሚፈልጉ ሰዎች አሉ እና ለዛ ለነዛ ሰዎች እድል መስጠት ነው ብዬ አስባለሁ። ያንን ምክንያቱም በቀላል ፊቴን ያያሉ ደስተኛ አለመሆኔን ያያሉ ስለዚህ እንድደሰት ምን እናድርግላት የሚለውን ሀሳብ ይመጣል አልያ ደግሞ ምንም ይሄን ያህል እንዳዝን እንዳደረገኝ ወደ መጠየቅ ይገባሉ ማለት ነውና ሰዎች እንዲረዱ እድል እሚሰጥ ነገር ነው። በርግጥ ግን ደግሞ ሰዎች ደግሞ ሊጠቀሙበት ይችላሉ በቃ ሊጎዱ ይችላሉ ምንድነሽ አንቺ ሳይገባቸው ማለት ነው። ሳይረዱህ ቀርተው ኮስታራ ልትመስላቸው ትችላለህ። ወይ ደግሞ ብቻ በራሳቸው ስም ሊሰጡት ይችላሉ ያንን ስሜት በራሳቸው ስም ሰጡ ማለት ደግሞ ስላንተ ስብእና የማያስቡት ነገር ልክ ላይሆን ይችላል ማለት ነው። ያኔን አንተን ሊጎዳ ይችላል ስሜትን ሊጎድ ይችላል ባላሰብከው መንገድ። ሰዎች ሲረዱህ ደስ እማይል ነገር ነው በአጠቃላይ እና ይሄን ይሄን ነገሮች ምናልባት ይሰጠኝ እንደሆንን ነው እንጂ እኔ እወደዋለሁ እንዲህ መሆኔ

ስራ አድካሚ ነው ወይ? ስራ አድካሚ ነው። ቀኑን ሙሉ ፋታ የማይሰጠኝ አይነት ስራ ነው የምሰራው። አድካሚ ነው። ደሞ አይለያይም በቃ በየቀኑ ተመሳሳይ አይነት ስራ ነው የምሰራው በየቀኑ ማለት እንደ ቀኑ የሚቀንስና የሚጨምር አይነት ስራ አይደለም ምናልባት ሊቀንሰውና ሊጨምረው የሚችለው ነገር የደንበኞች መብዛትና ማነስ ነው። ከደምበኞች ጋ በተያዘ እነሱን ማገናኘት እነሱን መውራት ከድርጅቻችን ጋር በምን አይነት ሁኔታ መስራት እንደሚፈልጉና እንደሚችሉ የማስረዳት ያንን እነዛን ሂደቶችን የምሰራ አይነት ስለሆንኩኝ። በዛ ያለ ደንበኛ ሲመጣ ስራው በዛው ልክ ሊጨምር ይችላል። አነስ ያሉ ደንበኞች ሲመጡ ደግሞ ስራው ምናልባት በትንሹ ሊቃንሰው ይችላል። እንደዛም ሁኖ ግን ትንሽ ደንበኛ ነው ያለኝ ማለት ትንሽ ስራ ነው የምሰራው ማለት አይደለም። እነሱ ራሳቸው ሚፈልጉት በጣም ትልቅ ነገር ሊሆን ይችላል ሁለት ሆኖ ግን ሚፈልጉት ሰፊ ስራ ሊሆን ይችላል እና የመብዛቱ የመቀነስ ያህል ያን ያክል ለውጥ አያመጣም ማለት ነው። እኔ ስራ ላይ እና ማታ ማታ ወደ ቤት ስገባ በጣም ደክሞኝ በጣም እረፍት አስፈልጎኝ ነው። በአብዛኛው የምገባው አንዳንድ ቀን ግን ምን አደርጋለሁ ከስራ እንደወጣሁኝ በዛ ጓደኞቼን ለማግኘት እወጣለሁ ምናምን እና እሱ እሱ ትንሽ ድጋሜን ሊያስረሳኝ ድጋሜን ትንሽ ሊቀንስልኝ ይችል እንደሆነ ነው። እንጂ በጣም አድጋሚ ስራ ነው የምሰራው ቀኑን ሙሉ ጠዋት እንደገባው ማታ ነው። ጠዋት እንደወጣኝ ማታ ነው ወደ ቤት የምመለሰው ይሄ በየቃኑ ሲሆን ደግሞ ምን ያህል አጥቃሚ ሊሆን እንደሚችል ይታወቃልና እንዲህ ያለውን ስራ ነው የምሰራው። በጣም አድካሚ ነው ግን ደግሞ እኔ እወደዋለሁ። ስራዬን እወደዋለሁ ምን ያህል ምንም ያህል ቢያደክመኝ ስራዬን ግን እወደዋለሁ ብዙ ከጫናው የተነሳ የመቀየር ወይም ያለ መስማማት ስሜት ያን ያክል ተሰምቶኝ አያውቅም። መጀመሪያ አካባቢ እንደውም ከስራውን አሁን ያለሁበትን ደረጃ ከማድረሴ በፊት እና አሁን ያለኝን ልምድ ከመያዜ በፊት በጣም ያስፈራኝ ነበረ። በቃ እንዴት ነው የሚሆነው በየቃሉ እንዴት ነው ይሄን ያህል ስራ ልሰራ የምንችለው ምናምን እያልኩኝ በጣም ጫና አስብ ነበረ። እንደውም ስራ ለመቀየር ሁላ በጣም እጥር ነበረ ምንድነው የማደርገው ይጨንቀኝ ነበር። ቀስ በቀስ ግን እየለመድኩት እየለመድኩት የስራው ባህሪ እየገባኝ ስራው ከእኔ ምን እንደሚፈልግ ለአብዛኞቻችን ስራ ድካም የሚሆንብን ስራው ከእኛ ምን እንደሚፈልግ አለማወቃችን ይመስለኛል። እና ስራው ከእኔ ምን እንደሚፈልግ እየተረዳሁኝ ስመጣ ግን ነገሮች እየቀለሉ እንደሚመጡ ገባኝ ማለት ነው። እውነትም ነገሮች እየቀለሉልኝ ነው የመጡት። አለቃዬን በጣም ጥሩ ሰው ነው አብውኝ የሚሰሩትም ሰዎች በጣም ጥሩ ጥሩ ሰዎች ናቸው። እና ያግዙኛል በብዙ ነገር በተለይ አዲስ በነበርኩበት ጊዜ በጣም አድካሚ ሊሆን እንደሚችል እነሱም ገብቷቸው ስለነበር ይመስለኛል። በጣም ብዙ እርዳታዎችን ያደርጉልኝ ነበር። አሁን ላይ ግን ስራውን ለምጃው አለው ግን ድካሙ እንዳለ ነው። በቃ ስራው አድካሚ ነው። ረጅም ሰዓትን የሚፈልግ ነገር ነው ብዙ አቅምም የሚፈልግ ነገር ነው። በዛው ልክ በእርግጥ ይከፈለኛል። አሰሳች ሚያደርገኝ አይነት የደሞዝ መጠን ነው የሚከፈለኝ። እንደዛ ሁኖ ግን ከጓደኛ ጋ ለመገናኘት ወይም ቤተሰባዊ ግንኙነትን ለመፍጠር የቤተሰብ ዝግጅቶች ላይ ላይ የመገኘት ግን እድሌን ቀንሶታል ብዬ አስባለሁ ከድካሙ ባለፈ እንዲህ አይነት አጋጣሚዎች የመገኘት እድሉ በጣም አነስተኛ ነው። ለኔ ምክንያቱም ሙሉ ቀን ነው የምሰራው። ግን በሳምንት ሁለት ቀን አርፋለሁ በነዛን የረፍት ሰዓት ውጪ ከቤተሰብ ጋር ወይም ከጓደኛ ጋር እያለሁኝና አንዳንድ ነገሮች ለመጨረስ እሞክራለሁ እሞክራለሁ። ሆኖ ግን ስራ ላይ በማሳለፍበት ሰዓት በአብዛኛው አድጋሚ የሚባል ስራ ነው የምሰራው በብዙ በብዙ ጊዜ።

የስልክ ካሜራ ትጠቀማለህ አወ እጠቀማለሁ የስልክ ካሜራዬን በስነ ስርዓት ነው የምትጠቀመው። በደንብ ምክንያቱም ስልኬን የትም ቦታ ብሄድ ይዣት ነው የሚሄደው የትም ቦታ ብሄድ እና ያሳለፍኳቸውን እያንዳንዱን ቀናቶች እኔ ፎቶ ማንሳት ስለምወድ። የስልኬን ካሜራ ተጠቅሜ ለማንሳት ነው እምሞክረው ማደርገውም እንደዛ ነው አብዛኛው ሰው እንደዛ ነው የሚጠቀመው አይደል። በተለይ የስልክ ካሜራ ንጹህ ከሆነ ግልጽ ከሆነና ጥራቱ አሪፍ ከሆነ ብዙ ሰው የስልኩን ካሜራ ነው የሚጠቀምበት ፎቶግራፈር ካልሆነ በስተቀር በስተቀር የራሱን የስልክ ካሜራውን ነው የሚጠቀመው እና እኔም እንደዛ ነው የምጠቀመው። የትም ቦታ ብሄድ ስልኬን ይዤ ነው የምሄደው እና በተገኘሁባቸው አካባቢዎች ፎቶ ልማንሳት የሚያበቃ የሆነ ማስቀረት የምፈልገው ነገር ከኖረ አዛ የሄድኩበት ቦታ ላይ ስልኬን የስልኬን ካሜራ ተጠቅሜ ፎቶ አነሳለሁ ቪዲዮዎችን እቀርጻለሁ። ለጓደኞቼ አጋራለሁ ስለዋልኩት ውሎ ስለነበረኝ ቆይታ እያንዳንዱን ነገር በፎቶ በመታገዝ ለጓደኞቼ አሳያችኋለሁና ደስ ይለኛል እንደዛ ማድረግ ደስ የሚል ነገር ነው አይደል ቴክኖሎጂ የሰጠን ነገር ደስ ይላል። ማለት ቀናቶች ያልፋሉ ትላንት ያሳለፍነው ቀን ዛሬ አዲስ ነው በቃ ሌላ ቀን ነው እና ያ ያለፈው ቀን እንደዛሬ ሊሆን አይችልም ስለዚህ ያለን አማራጭ ምንድነው? አንደኛው በተቻለን መጣን የዛሬዋን ቀን መኖር በምንፈልገው መልኩ የመኖር እድሉ ለራሳችን ልንሰጥ ይገባል ብዬ አስባለሁ። የመጀመሪያው እሱ ነው ሁለተኛው ነገር ደግሞ ትዝታዎቻችንን በምንወደው መልኩ ማስቀረት አለብን ብዬ አስባለሁ። ትዝታን እምናስቀርበት እና በጣም ምቹ መንገድ ደግሞ ፎቶዎችን ማንሳት ነው። ሊሆን ይችላል የማንወደው ሊሆን ይችላል ብቻ በሰአቱ ያጋጠመንን ያደረግነውን ነገር በፎቶ ቀርጸን ማቆየት እጅግ በጣም አስደሳች ነገር ነው ብዬ አስባለሁ። ምክንያቱም ወደኋላ ተመልሰን ስናየው ያንን ነገር ምን ያህል አስደሳች እንደነበረ ቀኑ ምን ያህል ደስ የሚል ቀን አንዳሳለፍን ለማየት ያስችለናል ብዬ አስባለሁና እኔም ከዚህ አንፃር የ የስልኬን ካሜራ በመጠቀም ያሳለፍኳቸውን ቀናቶች በፎቶ ለማስቀረት ይሄ የስልኬን ካሜራ እጠቀማለሁ ማለት ነው። ይሄን በጣም ደስ የሚል ነገር ነው። ተመልሼ ሳየው ከሁሉ በላይ ተመልሼ ፎቶዎቹን ሳያቸው ምን አይነት ቀን እንዳሳለፍኩኝ ምን አይነት ጊዜ እንደነበረኝ ስለሚነግረኝ በግልጽ ስለሚያሳየኝ ማየቱ በጣም ያስደስታል ማንሳቱ ደግሞ ይበልጥ ያስደስታል ብየ አስባለሁ። ተሰብስቦ ከጓደኛ ጋር ፎቶ መነሳት አሁን ላይ ደግሞ ምቹ ነው በቃ ስልክ የሌለው ሰው የለም ስማርት ፎን ያልያዘ የማይጠቀም ሰው የለም ማለት ይቻላል። ደግሞ እና የአብዛኛውን ሰው ደግሞ ስልክ ካሜራ አለው ስልኩ ላይ የተገጠመ ካሜራ አለው እና ያንን ካሜራ በመጠቀም በቀላሉ ያሉንን የማስታወስ የምንፈልጋቸውን ቀናቶች በቀላሉ ላናስታውሳቸው የሚያስችለን ፎቶዎች ማንሳት እንችላለን ብዬ አስባለሁ። እና እኔም በስነ ስርዓት ነው የምጠቀመው የተነሳኋቸውን ፎቶዎች በስነስራት ነው የማስቀምጠው። ሳያቸው በጣም ነው ደስ የሚለኝ በጣም ነው ደስ የሚለኝ ልክ በቃ አሁን እያደረኩ እንዳለውት ነገር በጣም ነው ደስ የሚለኝ ሳነሳ ፎቶ ደስ ይለኛል። ጓደኞቼን ሳያቸው ፎቶ ላይ የነበረን ደስታ ሳይ እንዴት አምሮብን እንደነበረ ሳይ በጣም ነው ደስ የሚለውና የስልኬን ካሜራ በስነ ስርዓት ነው የምጠቀምበት

የትኛው የቀኑን ሰዓት ትወዳለህ? ጠዋት፥ ጠዋት በጣም ነው ምወደው ደስ የሚል ነገር ያለውም ጠዋት በራሱ አንደኛ በጣም ለምስጋና የሚያዘጋጅ ነገር ነው ብዬ አስባለሁ። ምክንያቱም ስንተኛ እኮ እንደምንጠበቅ አናውቅም። ማለት ስንተኛ ተኝተናል አይደል? ራሳችንን የመከላከል አቅም የለንም፤ ራሳችንን የመጠበቅ አቅም የለንም፤ ሁሉ ነገራችንን አስረክበን ነው ምንተኛው ስንተኛ ማለት ነው። ለጥ ያለ እንቅልፍ ሲወስደን በቃ ሁለንተናችን ሰጥተናል እና ያኔ የሚጠብቀን ሌላ አካል ነው። በዛ ሰዓት የሚጠብቀን ሌላ አካል ነውና ሲናጋ መንጋት ደግሞ በእጁ የሆነ አካል አለ ማለት የመሸው ወይም የጨለመው ቀን ወይ ሌሊት ሚያነጋው አዲስ ሚያደርገው አካል አለ አይደለ? ስለዚህ ሲነጋ ለዛ አካል ወይም ለእግዚአብሔር ምስጋና መስጠትን የሚያስተምር ነገር ነው ብዬ አስባለሁ። ሁለተኛው ነገር ደግሞ እንዳልኩት ስንተኛ ጠባቂ የለንም ማለት ራሳችንን መጠበቅ አንችልም። እና ሚጠብቀን ሌላ ነው ማለት ነው እና ስንጠበቅ ነው ምናደርረው፤ ስንጠበቅ ነው ምንነቃው ብዬ አስባለሁ እና ስንነቃ ጠዋት ሲሆን ለምስጋና ሚያዘጋጅ ነገር ነው ብዬ ብዬ ስለማምን ጠዋት በጣም ነው ምወደው ከዛ ደግሞ ከእንቅልፌ ተነስቼ አዲስ ቀን እንደሚኖረኝ አዲስ የስራ ቀን አዲስ ራስን የማሳደግ ቀን እንደሚኖረኝ ማሰብ በራሱ ደስ እንዲለኝ የሚያደርግ ነገር ነው። ሶስተኛው ነገር ደግሞ እንዲሁ ጠዋት ደስ ይለኛል። ፀሀይ ስትወጣ ማየት፣ የጠዋት ቅዝቃዜ፣ ጸጥ ያለው ነገር ሁሉም ሰው ተኝቶ በጧት ተነስቼ ራሴን ሳዘጋጅ፣ ቁርሴን ስበላ፣ ለስራ ስዘጋጅ፣ ለቀኑ ስዘጋጅ ያለው ጸጥታ፣ ያለው ሰላም፣ ያለው መረጋጋት ገና ነው በቃ ማለት ግርግሩ ገና አልተጀመረም ሰው አልነቃም እና ተኝቶ ነው ያለው ምናምን እና ሁሉም ነገር ጸጥ ያለበት ወቅት ስለሆነ ወይም ሰዓት ስለሆነ ጠዋት በጣም ነው ምወደው እና ብዙ ስራዎቼን ደግሞ ጠዋት ላይ ለመጨረስ ነው በአብዛኛው ምሞክረው በተቻለኝ መጠጥ ጠዋት ጠዋቴ ረጅም እንዲሆን ነው ምፈልገው ስራ ከመሄዴ በፊት ረጅም ጠዋት ከራሴ እና ከምፈልጋቸው ነገሮች ጋር ማሳለፍ ነው ምፈልገው። አስራ አንድ ሰዓት የግድ ሁል ጊዜ ተነስቼ ቢያንስ ለሶስት ሰዓታት ከራሴ ጋር ቆያለሁ ማለት ነው የምፈልገውን ነገር ብቻ እያደረኩኝ ከራሴ ጋር ምቆይበትን ነገር አደርጋለሁ ለራሴ እና በጣም ነው ደስ የሚለኝ የጠዋት ሰዓት በጣም ነው የምወደው። እንዳልኩት ደግሞ ፀሀይ ስትወጣ ማየት ደስ የሚል ነገር ነው ቀስ እያለች እየሞቀች፣ እየሞቀች ስትሄድ ያለው ስሜት በጣም ነው ደስ የሚለው። ከዛ ባለፈ ደግሞ ጸጥታው እጅግ በጣም ነው የሚያምረው። በራሱ የሰማይ ውበት የተለየ ነው አይደል? ከዛ ደግሞ ሲነጋ አካባቢ ሊነጋ ሲል ያለው ውበት ደግሞ ይበጥ እየጨመረ ነው የሚሄደው። በነጋ ቁጥር ውበት እየጨመረ፣ እየጨመረ ነው የሚመጣው። ሁለተኛው ደግሞ ጥራቱ፥ የሰማዩ ጥራት እየጠራ፣ እየጠራ፣ እየጠራ አይደለ ሚመጣው? ሁሉም ነገር ከመሸ በኋላ ወይም ከጠቆረው ነገር እየጠራ፣ እየጠራ፣ እየጠራ እንደሚሄድ ማሳያ ነው እና ሁል ጊዜ ለራሴ ይህንን ነው የማስታውሰው። የመሸው ነገር እንደሚነጋ ሁሉ፥ የጠቆረው ነገር ተገልጦ ትክክለኛው ቀለሙን የሰማይ ቀለም ጥቁር አይደለም አይደል ሰማያዊ ነው። ግን ሲጨልም ቀለሙ ይቀየርና ጥቁር ይሆናል አይደል? ስለዚህ ሲነጋ ግን ትክክለኛው ቀለሙ የሰማዩ ቀለም እየወጣ ይሄዳል ማለት ነው። ስለዚህ ማንኛውም በህይወታችን የጨለመብን ነገር ቀስ በቀስ ትክክለኛውን ቀለሙ መያዙ አይቀርም እየነጋ፣ እየነጋ፣ እየነጋ ሲሄድ ቀለሙ እያማረ፣ እያማረ፣ እያማረ፣ እያማረ ነው የሚሄደው እና ይህንን ለራሴ የማስታውስበት አጋጣሚ ይህንን ለራሴ የምነግርበት ሰዓት ስለሆነ የጠዋቱን ሰዓት በጣም ነው የምወደው። በተቻለ መጠን እንዳልኩት ለራሴና ለራሴ ብቻ ለጤናዬ ያስፈልጉኛል ብዬ ለማስባቸው ነገሮች ብቻ የምሰጠው በጣም እጅግ የምሳሳለት ሰዓቴ ነው ማለት ነው።

የምትወደው መክሰስ ምንድነው? እኔ ለመብላቴ የምወደው መክሰስ እእእ ሁልጊዜ ደረቅ ያሉ ነገሮችን ነው በብዛት ምበላው እና የምወደው እንደዚህ አይነት ምግቦችን ነው ደረቅ ምግቦች ሲባል ለምሳሌ አምባሻ ሊሆን ይችላል ወይ ዳቦ ሊሆን ይችላል ከዛ ግን ብቻቸውን ከ ከወጥ ጋር አንድ ላይ አድርጌ ወይ ከማር ጋር ወይ ሌላ ከሚቀባቡ ነገሮች ጋር መውሰድ ነው ብዙ ጊዜ ለመክሰስ የምመርጠው እንጂ የሆነ የተጠበሰ የበሰለ ነገር በአብዛኛው አልጠቀምም። ሌላ ምክንያት ኖሮኝ ሳይሆን እ በቃ ከስራ መልስ ስለሚደክመኝ ለራሴ ማዘጋጀት የምችለው ነገር ቀለል ያለ ብዙ ጊዜ የማይወስድ እና ተዘጋጅቶ ሊቆይ የሚችል ነገር ነው የምመርጠው ከስራ መልስ ወዲያው እንደገባሁኝ ሻወሬን ከወሰድኩኝ በኋላ ለመክሰስ ለመክሰስ ምመርጠው እንደዚህ አይነት ምግቦችን ነው። በአብዛኛው ጊዜ እንደዛ ነው የምጠቀመው ገዛለሁ ወይ ጋግራለሁ አልያ ደግሞ እ ካለኝ እጠቀማለሁ ካልሆነ ደግሞ ከ ከየቤቱ ስምም ገዝቼ መጥቼ የሚቀባባ ነገር ለውዝ ሊሆን ይችላል ማር ሊሆን ይችላል ማርማላታ ሊሆን ይችላል ብቻ የሚቀባቡ ነገሮች ቀብቼ ከሻይ ጋር አንድ ላይ ያደረኩኝ መብላት እንደመክሰስ በጣም የምመርጠው ነገር ነው። እንዳልኩት በቃ የሆነ እራት የሚመስሉ አይነት ምግቦች በአብዛኛው አልጠቀምም ለመክሰስ ሰዓት ሌላ ምክንያት ኖሮኝ ሳይሆን እንዳልኩት ከ ከእንትን ጋር ይያያዛል። ቀልሎኝ ወዲያው በጣም ርቦኝ ስለምመጣ ወዲያው ልበላው ምችል ነገር ነው የምፈልገው ለማብሰል ለመቀቀል ለማዘጋጀት ምናምን ጊዜ አይኖረኝም በአብዛኛው ጊዜ በጣም ስለሚርበኝ ማለት ነው እና ያንን ረሃቤን በቀላሉ ሊያስታግዝልኝ የሚችል እንዲህ ያለውን ነገሮች ነው በብዛት የምጠቀመው። ከዛ ግን ከአንድ ሰዓት ከሁለት ሰዓት በኋላ መደበኛ የእራት ሰዓት ስለሚሆን እራቴን በስነ ስርዓት እበላለሁኝ። እስከዛው ግን ይሄ አሁን የገለጽኩትን አይነት ቀለል ያሉ ምግቦችን ነው በብዛት ም የምመርጠው ለመክሰስ ከዛ ውጪ ግን ጁስ ልጠጣ እችላለሁ። አዲስ አዘጋጅቼ ጁስ ልጠጣ እችላለሁ ወይ ደግሞ እንደ ፍሩት ፓንች አይነት ብዙ አይነት ፍሩት ቤቴ ውስጥ ከኖረኝ ደግሞ ፍሩት ፓንች የሚመስል ነገር ለራሴ አዘጋጅቼ እበላለሁ ብቻ ግን ቀለል ያሉ ለማዘጋጀት ብዙ ጊዜ የማይወስዱ ነገሮችን ነው የምመርጠው። እንጂ እንደዚህ ጊዜ የሚወስዱ የሚበስሉ የሚቀቀሉ እ በቃ መቆየት አልፈልግም ያን ያክል መቆየት ስለማልፈልግ ቀለል ብለው በቀላሉ አዘጋጅቻቸው በቀላሉ ልበላቸውና የተሰማኝ ያለውን ረሃብ ሊያስታግሱልኝ የሚችሉ ቀለል ያሉ ምግቦችን ነው የምመርጠው በብዛት መክሰስም እንደዛ ነው አይደል ማለት መክሰስ ማለት እራት አይደለም። ለእራት ማ መዳረሻ ነው ስለዚህ እራት መብላት ስለማይቀር ቀለል ያለ ግን ደግሞ የምትወደው ጣፍቶኽ የምትበላው ነገር ነው መሆን ያለበት ብዬ ነው የማስበው ምክንያቱም ከሰአት በኋላ ወይ ከአንድ ሰዓት ከሁለት ሰዓት በኋላ መደበኛ ራት መብላት አይቀርምና ያኔ በስነ ስርዓት ትበላለህ መደበኛ ምግብህን ከዛ በፊት ግን ቀለል ብሎ ጊዜ የማይወስድ ለመሰራት ጊዜ የማይወስድ ግን እንደማቆያ እንደማስታገሻ ሚሆን ነገር ነው መሆን ያለበት መክሰስ ብዬ አስባለሁ። ከዛ ባለፈ መንገድ ላይ የሚሰሩ መንገድ ላይ የሚበስሉ ነገሮች እኔ ብዙ ስለማይመቹኝ በቀጥታ ወደ ቤቴ ነው መሄድ የምፈልገው መንገድ ላይ የሚገዙ ነገሮች ገዝቶ ማስታገስ መብላት ምናምን አልወድም። እና በቀጥታ ወደ ቤቴ መጥቼ አሁን የገለጽኩት አይነት ቀለል ያሉ ልብሶች ምግብ ሰርቼ ነው ለራሴ እንደመክሰስ የማቀርበው።

የቤት እንስሳ አለህ? የለኝም። እኔ ምንም አይነት የቤት እንስሳ የለኝም። አልወድምም ቤታችን ውስጥ አንዲት ድመት አለች። እሷም በልጅነት ነው የመጣች እንደተወለደች ነው። እናቴ ከእህቷ ቤት ይዛ የመጣችው እና። ያቺ ድመት አለች ቤት ውስጥ። እና ወደ ቤተሰቦቼ ቤት በምሄድበት ሰዓት በቃ እየተሳቀቅኩኝ ነው ወደ ቤት የምገባው ምክንያቱም እኔ እንስሳ አልወድም። በጣም ነው የምፈራው። አይነት እንስሳ ያስፈራኛል ለምን እንደሆነ አላውቅም። ከምን ጋር እንዳያዝኩት ለምን? ምን አይነት አጋጣሚ እንዲህ ያለውን ፍራቻ ልብ ውስጥ እንዳስገባው አላውቅም። ግን ደግሞ ከፍተኛ የሆነ የድመትም ይሁን የውሻ የሌሎችን እንሰሳት ጭምር ፍራቻ አለብኝና። በቅርበት ማየት መያዝ እነሱን መነካካት በፍጹም አልወድም። እና ከዛ አንተ ምንም አይነት የቤት እንስሳ ቤት ውስጥ እንዲኖረኝም አልፈልግም። እስካሁንም የለኝም። እርግጥ ነው ሰዎች ድመትም ውሻም ይወዳሉ ያሳድጋሉ ይታወቃል እና። በቀር ይገርመኛል ሲንከባከቧቸው ምናምን እንደ ሰው ልጅ ነው ማለት እንደ ልጃቸው ነው የሚንከባከቡት። እሱ ፓርት እሱ። የሰዎች ሁኔታ በጣም ይገርመኛል ከየት ነው የመጣው እላለሁ። ከዛ ደግሞ የራሴን ፍርሃት ደግሞ ስመለከት እጅግ በጣም ይገርመኛል ማለት ነው። እና እኔ እንዳልኩት የራሴ ውስጥ ያለው ፍርሃት ምንጩ ምን እንደሆነ አላውቅም። በፊት ድመት ነክሶኝ ያውቃል እጄ ላይ ማለት ድመት ነው የነከሰኝ። ስል ማንም ሰው አላመነኝም። ያኔ ማለት ነው እንዴት ይሄን ያህል ድመቴን ይናቀሳል ምናምን ተብያለሁ። የኔ ምናልባት የአጋጣሚ ሊሆን ይችላል። በዛ መጠን ድመት እንድፈራ። ያደረገኝ አላውቅም ብቻ ግን። የሆነው ቢሆን ውሻም ቢሆን ምንም አይነት የቤት እንስሳ የሚሆን የዱር እንስሳ ይሄ ምንም አይነት እንስሳ አልወድም እንዲኖረኝም አልፈልግም በጣም ነው የምፈራቸው። ነው የምሳቀቀው በጣም ነው። የምርዳው በፍርሃት እና እንዲቀርቡኝ አልፈልግም። እንኳንስ የኔ ቤት ውስጥ ሊኖሩ የጎረቤት ቤት ካሉ እንኳን በጣም በፍራጫ ነው የምገባው ተይዞልኝ ተጠንቅቄ ምናምን ነው የምገባው። ምክንያቱም በጣም እንዴ እኔ እንጃ አደረኩት ፍርሃቱ ከየት መጣ የሚለውን ነገር አላውቅም። በዚህ መጠን ሊፈሩ የሚገባቸው ናቸው ወይ? ብዬ ለራሴ የምስጠይቅ መልሴ አያረካኝም። ግን ምንም ማድረግ አልችልም። ማለት ልምምዶች አድርጋለሁ ውሻን ለመልመድ ግመትን ለመልመድ ተለዋመጫለሁ። ለማምዶኛል ለመቅረብ ሞክሬያለሁ በቀላሉ እንድነካቸው አይዞሽ እየተባልኩኝ ማለት ነው። አይዞሽ ምንም አይሉሽም ንኪያት ምንም አትልሽም እየተባልኩኝ ለመንካት ሞክሬያለሁ ብዙ ጊዜ ግን እስካሁን ድረስ አልሆነልኝም። ከድመት ጋር ወይ ከውሻ ጋር አንድ ቤት ውስጥ መቆየት በፍጹም በፍጹም አልችልም። ካልሆነ ግን በከፍተኛ ፍርሃት ውስጥ ነው የምገባው ማለት ነው። እና ይሄን ይሄን አይነት እድሎች ወይም አጋጣሚዎች ስላሉኝ። ከእንሰሳት ጋር የቤት አንስታ ጋር ጥሩ የሚባል ወዳጅ ናት የለኝም አልፈልግምም። እውነቱን ለመናገር ከእሳ ጋር ተገብተው ለምደው የሚኖሩ ሰዎች አደንቃቸዋለሁ። ምክንያቱም እንስሳ ነው በቃ ካንተ ሀሳብ ካንተ እውቅና ካንተ የምታውቀው ነገር በጣም የተለየ ፍጥረት ነውና ከእሱ ጋር ተግባብቶ አውርቶ ስሜት ተገላልጾ ምናምን መኖር በጣም የሚያስደንቅ ነገር ነው። ብዬ አስባለሁ። እና ውሻም የሚወዱ ድመትም የሚወዱ የሚንቀባቀቁ ሰዎች ከልብ አደንቃቸዋለሁ ግን ለኔ አይሆንም።

ከዚህ ቅዳሜና እሁድ ምን ታደርጋለህ? የያዝኩት የተለየ እቅድ የለኝም። በዚህ ቅዳሜና እሁድ አብዛኛው ጊዜ ቅዳሜና እሁድ ሲባል ከእረፍት ጋር የሚያያዝ ነገር ነው ለእኔ ማለት ነው። እኔ እንደኔ አይነት ስራ ለሚሰራ ሰው። ቅዳሜና እሁድ የእረፍት ጊዜ ነውና በተቻለኝ መጠን ከስጋው ከስራውን ቀነስ አድርጌ ከእረፍቱ በዛ አድርጌ ጓደኞቼን ለማግኘት የቀጠርኳቸው ሰዎች ለማግኘት ነው የምሞክረው ነው የምሞክረው። በአብዛኛው ጊዜ እና በዚህ ቅዳሜ እና እሁድ ጓደኞቼን አገኛቸዋለሁ ብዬ አስባለሁ። ሁለት ሳምንት ሆኖኛል እነሱንም ካገኘኋቸው ያለፉት ሁለት ሳምንታት ከወትሮ የተለየ የስራ ጫና ነበረብኝና እነሱን ማግኘት አልቻልኩም። በዚህ ሳምንት ገና እነሱን የማግኘት ትክክል አለኝ አግኝቻቸው የአንዱ ጓደኛችን ደግሞ ልደት ስለሆነ አንድ ላይ እናከብራለን ብዬ አስባለሁ። የሚመጣው አርብ የእሱ ልደት ነውና ቅዳሜ እና እሁድ እሁድ እናከብርለታለን ብዬ አስባለሁ አንድ ላይ እሱ ነው እቅዴ ዋነኛው እቅዴ እሱ ነው። ከዛ ግን የተለመደ ነው በአብዛኛው ጊዜ እንዳልኩት እንደባለፈው አይነት ከፍተኛ የሆነ ጫና ከሌለብኝ በስተቀር ቅዳሜና ሁሌም በሚባል ደረጃ ጓደኞቼን አገኛቸዋለሁ። ከእነሱ ጋር ተገናኝቼ ሻይ ጠጥተን እራት በልተን የምናወራውን ነገር አውርተን ስለ ህይወት ብዙ ነገር ተነጋግረን ተመካክረን ነው የምንለያየው። በአብዛኛው ጊዜና የቅዳሜና የእሁድ ውሎዬ አብዛኛው በሚባል ደረጃ ተመሳሳይ ነው። ግን አንዳንድ ጊዜ ምን ይሆናል ቤት ውስጥ ማሳልፍበት ጊዜ አለ። እነሱም አንዳንድ ቀን መውጣት ይሰለቸኛልና ወደ ቤት እንዲመጡ አድርጌያቸው። በቃ ቤት ውስጥ እኔ ቤት ውስጥ ጊዜያችንን እናሳልፋለን አብረን ቡና እንጠጣለን እናወራለን ምናምን እና በቃ ከእነሱ ጋር ማሳልፈው ጊዜ። ለኔ በጣም በህይወቴ ከምጠቀማቸው ወይም ደግሞ ለህይወቴ ከማድረጋቸው ነገሮች አለ አንዱ ነው ምክንያቱም። ጓደኞቼም ለኔ ብዙ ነገሮቼ ናቸው መንገድ የሚያሳዩኝ ነገሮችን የሚያጠቁሙኝ የሚያዝናኑኝ የሚያበረቱኝ። የሚያስቁኝ ጥሩ ጊዜ የሚሰጡኝ ናቸውና ከእነሱ ጋር ማሳልፈው ጊዜ ለኔ በጣም ጥሩ ጊዜ ነው። የእረፍት ጊዜም ነው እውነት ለመናገር በስራ ዙሪያም ቢሆን የተገናኘነው ግን ከእነሱ ጋር መውራት ከእነሱ ጋር ጊዜ ማሳለፍ የእረፍት ያህል በጣም ሰላም የሚሰጥ በጣም የሚያረጋጋ ነገር ነውና። አብዛኛው ይሄን አይነት ቅዳሜ እሁድ ነው የሚኖረኝ። እና በዚህም ቅዳሜና እሁድ የአንዱ ጓደኛችን ልደት የቀረበ ስለሆነ የእሱን ልደት አብረን እናከብርለታለን ብዬ አስባለሁ እሱ ነው እስካሁን ያለኝ እቅድ። የተለየ ነገር ምናልባት ሊኖር ይችላል። ወይ ደግሞ በተለየ መንገድ የምናከብረው ነገር ከሆነም እሱን እናያለን። ዞሮ ዞሮ ግን ከእሱ ጋር በተያያዘ ነው የሱን ልደት ከ ጋር በተያያዘ ነው ሊሆን የሚችለው ቆጦራችን። እሱ ነው ያለው እስካሁን።

የአካባቢው ገበያ እንዴት ነው? አካባቢያችን ያለው አጋጣሚ ሆኖ እኛ አካባቢ ያለው ገበያ ሁለት ገበያ ነው ያለን። አንዱ እኛ ካለንበት ሰፈር ወደ ላይ ሄደህ የምታገኘው ገበያ ነው። ሞቅ ያለ ከተማ ሞቅ ያለ የገበያ ማዕከል ነው የነቅል ደምቅ ያለ አይደለም እንደ ታችኛው ብዙ አይነት ግብይት የሚፈጽምበት አይነት አይደለም በርግጥ እንደዛም ሆኖ ግን ትልቅ የሚባልና እኛም አካባቢያችን ያሉትን ሰዎች የሚመርጡት የገበያ ማዕከል ነው። ከዛ ግን እኛ ሰፈር በብዛት የሚሄዱት ከእኛ ሰፈር ወደታች ሄደን የምናገኘው የገበያ መግብር እንዴ ሶስት ነው ያለው ሶስት ነው ያለው ሌላ ደግሞ የሆነ በሶስት በሌላኛው አቅጣጫ ደግሞ የሚገኝ ሌላ ደግሞ ገበያ አለው እሱም ገበያ በጣም ሞቅ ያለ ገበያ ነው። እንዳልኩት ግን ወደ ታች ሄደን ከምናገኘው ገበያ የሚደምቅ አይደለም እሱ ከፍተኛ ሆኖ ከምናልባትም ከተማ ውስጥ ካለው ገበያ በጣም በድምቀቱ ሁለተኛ የሆነ ገበያ ነው ያለን አቅራቢያችን ነው። የሚገኘው እሱ እና የአይነት ገበያ ነው ማንኛውም አይነት ነገር የምሸጥበት ነው። አስቤዛ ነክ የቤት ውስጥ እቃ ልብሶች ጫማዎች ማንኛውንም ነገሮች የመዋቢያ ነገሮች ሁሉም ነገር ምንም አይነት ነገር ላይ መግዛት የማይታጠብ የሀገር ባህል ልብሶች ፍራሽ፣ የቤት ውስጥ እቃ ምንም ነገር ተፈልጎ የማይታጣበት አይነት የገበያ ማዕከል ነው። ያለን በጣም ትልቅ ነው እንዳልኩት በጣም ትልቅ ነው በጣም ሰፊ ቦታ ላይ ነው ያረፈው እና የከተማዋ በጣም ትልቅ ግብይት የሚፈጸምበት ብዬ ልናገርም ብችል ግን በሁለተኛነት ማለት ነው በሁለተኛነት ትልቅ ግብይት የሚፈጠርበት ቦታ ነው ብዬ ላነሳው እችላለሁ በጣም ሰፊ ነው። እኛ ለኛ ደግሞ በጣም ቅርባችን ነው እንደውም ላይ ያለው ትንሽ ይቀርበናል ካሱ ግን ለምንድነው አላውቅም። ወደ ተርች መሄድ ነው የሚቀናንና እኔና አካባቢ የሚኖሩ ሰዎች ወደ ታች ሄደው ነው ያንን ገበያው አግኝተው ነው እዛ ነው የሚገበያዩት አብዛኛው እና እንዲያ ነው ገበያ ያለን። እንዳልኩት ከ ውድ ነው ውድ የሚባል የገበያ ማዕከል ነው። ያለ ጥርጥር ርካሽ አይደለም እዛ የሚሸጡት ነገሮች እንደዛ መሆኑ ግን ቅርባችን ስለሆነና አቅራቢያችን ስለሆነ ነው። በቀላሉ ስለምናገኘው ከዛ ላይ ደግሞ ሌላም ብዙ አማራጮች አሉን እውነትን ለመናገር የገበያ ማዕከል እኛ ሰፈር በጣም ብዙ ነው ያለው ሶስት እስካሁን ድረስ ሶስት አለ ትንሽ ወደ ታች ራቅ ካልን ደግሞ አራተኛውን ልናገኘው እንችላለን ማለት ነው። የከተማው ትልቁ የገበያ ማዕከል የሚባለው በጣም በትላልቅ ፎቆች የተሰራው የገበያ ማዕከል አለን እሱ ትንሽ ከእኛ ይርቃል የሚቀርበን የሁለተኛው ያልኩት የገበያ ማዕከል ነውና እኔን ጨምሮ ሌሎች ይአካባቢያችን ሰዎችን የምንጠቀምበት የገበያ ማዕከል ያኛው ነው ማለት ነው። እና በጣም ደማቅ ነው በተለይ ሰኞ ሲሆን በጣም ከፍተኛውን የግብይት ቀን ነው ሰኞ አብዛኛው ጊዜ ሰኞ እና ይመስለኛል ሀሙስ ነው። መሰለኝ ከእኛ አከባቢ ትንሽ ራቅ ብለው የሚገኙ የገለጥ የገጠር ከተሞች የሚመጡ ሰዎች የሆነ የሚሸጡትን ነገር ይዘው ጥራጥሬ ጥራጥሬ ይሁን ምንም ይሁን ብቻ የሚሸጡትን ነገር ይዘው የሚሰበሰቡት በብዛት ቅዳሜን ሰኞና ሀሙስ ነውና ሰኞና ሀሙስ ይበልጥ ይደምቃል። ሌሎች የሳምንቱ ቀናቶች ላይ ደግሞ በጣም ደማቅ የሆነ የገበያ ማዕከል ነው ያለን።

ቀዝቃዛ የአየር ሁኔታ ትወዳለህ? ቀዝቃዛ አየር ሁኔታ እወዳለሁ አዎ እኔ ከሙቀት ይልቅ ቅዝቃዜን የምመርጥ አይነት ሰው ነኝ። ሲሰማኝ ምንም አይነት ስራ መስራት አይሆንልኝም። ከስራ ይልቅ ማረፍን መተኛትን ይሆናልአ። በቃ በጣም ከፍተኛ ሙቀት ሲኖር ምንም አይነት ስራ መስራት አይታየኝም። በቃ ሰውነቴ መሰብሰብ ያቅተኛል በጣም ነው የሚታክተኝ ምንም አይነት ስራ መስራት አልፈልግም። ስሜቴ ይቀያየራል ምናምን ነው። በተለይ ከፍተኛ አይነት ሙቀት ሲኖር በቃ ምንም መስራት ከማይችሉ ሰዎች። ጋር ነኝ ምን ምመደበው እና ቅዝቃዜ ግን በአነጻሩ እወዳለሁ ቅዝቀዝ ያለ ነገር ደስ ይለኛል። ያኔ ሰውነቴ ይሰባሰባል ሃይሌ ይሰባሰባል የመስራት ሞራሌ የማድረግ ሞራሌ። ንቃቴ ይጨምራል ቅዝቃዜ ሲኖርና እንዴ ከምን ጋር እንደሚያያዝ አላውቅም። ግን ሀይል ሁላ ላይ ይሰማኛል ቅዝቃዜ ሲኖር ማለት ነው። አብዛኛው ሰው ሲ ምንድነው ቅዝቃዜ ሲሰማው ወይ ሲበርደው? ሰውነቴ ይጨራመታል አይደል ይሰበሰባልና መስራት አይፈልግም በቃ። የሆነ ጥግ ላይ ቁጭ ማለት ነው መሞቅ ምናምን ነው የሚፈልገው አይደል? እኔ ደግሞ በአንጻሩ ነኝ ማለት ነው። የሆነ ቀዝቀዝ ያለ ስሜት ሲሰማኝ። በከፍተኛው ሀይል ይሰማኛል ያኔ ስራዬን በስነስራአት መስራት እችላለሁ ይሄ መደበኛ ስራዬን እንኳን የምሰራው በጣም ጠዋት ከስራ ከገባሁኝ እስከ አምስት ሰዓት ወይ እስከ ስድስት ሰዓት ባለው ጊዜ ነው። ቀትር እየሆነ በሄደ ቁጥር ሃይሌ እየደከመ እየደከመ ነው የሚመጣው እና እንደገና ደግሞ ወደ መምሸት እያለ በሄደ ቁጥር ደግሞ ይሄ ከዘጠኝ ሰዓት በኋላ ያለው ሲሆን ደግሞ እንደገና ሃይሌ እየተመለሰ እየተመለ እየተመለሰ የመስራት ሞላሪ ሞራሌ እየተመለሰ ነው የሚመጣው እና። ቅዝቃዜ በጣም እምወድ ሰው ነኝ ንፋስ በጣም እምወድ ሰው ነኝ በቃ። ይሄ ቀዝቀዝ ያለ ተፈጥሮ ደስ ይለኛል ስሜቴ ደግሞ እንደዛ ቀዝቀዝ ሲል ሃይሌ ይጨምራል እንዳልኩት የመስራት ሞራሌ ይጨምራል እና ቀዝቃዛ የ የአየር ሁኔታን በጣም ነው የምወደው። አንዳንድ ጊዜ ጉንፋን ምናምን ያስቸግረኛል ቅዝቃዜ ሲሆን ክረምት ሲሆን ከአለርጂ ጋር የአፍንጫ አለርጂ ትንሽ ስላለብኝ ከእሱ ጋር በተያያዘ ያስቸግረኛል። የተወሰነ በጣም የተወሰነ እንደዛም ሆኖ ግን ምርጫዬ የቀዝቃዛ አየር ነው። ክረምት በጣም ነው እምወደው እንደዚህ አይነት በጣም ቅዝቅዝ ያለ ብርድ ያለ ነገር ሳይሆን ይሄ ክረምት አይነት የለም። እንደሱ አይነት አይደለም እንደሱ አይነት ብርድ በፎጹም እንድትሰራ አያደርግህም። እንድትጨራመት በቃ ሰዉነትህ የሆነ ስብስብ እንዲል ምናምን ነው የሚያደርገው እና የስራ ሞራልህን የሚገድል ነገር ነው። በአንጻሩ ግን የሆነ አላአ ነፋሻማ መሆኑ ቀዝቀዝ ያለ ወደ በምሽት የሚጠጋ አይነት የአየር ሁኔታ የለም። እንደዛ አይነት የአየር ሁኔታ ሲሆን ግን እኔ በጣም ነው የምወደው። እንዳልኩት ደግሞ የ መስራት ሞራሌ የማድረግ ሞራሌ ያኔ ይመጣል። ቀን ላይ ያጣሁት ሀይል ቀስ በቀስ ወደ ዘጠኝ ሰዓት ወደ አስር ሰዓት እየተተካ ሲሄድ ሃይሌ እየተመለሰ እየተመለሰ ሰውነቴ እየተሰበሰበ ትኩረቴ እየተሰበሰበ የመራት የመስራት ፍላጎቴ እየጨመረ እየጨመረ ይሄዳል ማለት ነው አመሻሹ ላይ ደግሞ ይብሳል ማለት ነው። አመሻሹ ላይ በጣም በስነ ስርዓት ረጅም የሚባልና ብዙ ጫና ያለበት ስራ የምሰራው ወይ በጠዋት ነው አልያ ደግሞ አመሻሹ ላይ ነው የምሰራው። ከስራ ለመውጣት በምዘጋጅበት ያሉት ሰዓታት በጣም በከፍተኛ ጫና ነው የምሰራው ምክንያቱም እንዳልኩት ሃይሌ ያኔ በጣም ነው የሚጨምረው እና ያንን እሰራለሁ። እቤት ከተመለስኩኝ በኋላ ደግሞ አንድ አንድ ዝግጅቶችን ካደረኩ ራሴን ካዘጋጀው ራቴን ከበላሁ በኋላ ደግሞ መልሼ ወደ ስራ ስመለስ ያኔውን ያህል በጣም በስነ ስርዓት ነው። የምሰራው ድሮም ተማሪ ሆኜ ሌሊት ማጥናት በጣም ነበር የምወደው ምሽት ላይ ማጥናት በጣም ነበር የምወደው። ቀን ላይ ብዙ ስራዎችን አልሰራም ነበር ከዛ ይልቅ ሌሊት ላይ የሆነ አየሩ ቀዝቀዝ ሲል መስራት ነበር የምወደው

ሹራብ መስፋት ትችላለህ? ሹራብ መስፋት እኔ አልችልም። ድሮ ልጆች ሆነን እሞክር ነበረ በዳንቴል የተለያዩ ነገሮችን መስራት እንሞክር ነበረ ከንትን ውጪ። ይሄ ቁም ነገር ያለው ትልቅ ነገር እንደ ሹራብ ምናምን ሳይሆን። ድሮ ለገላ መታጠቢያ የሚሆኑ መታሻዎች ምናምን ለመስራት እንሞክር ነበር ልጆች ሆነን። በደንብ ነው የማስታውሰው በዳንቴል ነው የሚሰራው እና ኩርሽ ተደርጎ በዳንቴል የሰውነት መታጠቢያ መታሻ እንሰራ ነበረ። እሱን እሱን አስታውሳለሁ። ከዛ ባለፈ ደግሞ ለረከቦት መሸፈኛ ወይላ ለቴሌቪዥን መሸፈኛም የሚሆነው አነስ አነስ የሚሉ ዳንቴሎችን እንሰራ ነበረ። ከድሮ ልጅም ልጆች ሆንን ግን እንደዚህ ሹራብንም ያክል ወይም ትልቅ ነገርም ያክል ነገር አይደለም። በጣም ብትነሻው አነሳንስ የሚለው የሶፋ ማሸፈኛዎች እንደ ጌጥ የሚደረጉ ሶፋው ላይ ጣል የሚደረጉት ትራንሽ። የዳንቴል ጨርቆች ረከቦቴውና ረከቦት የሚሸፈንባቸው ወይ ደግሞ መሶብ የሚሸፈንባቸው አነስ ያሉ መሶብ የሚሸፈንባቸው የዳንቴን ጨርቆች እንሰፋ ነበረ። ድሮ እንሰራ ነበረ። በኩርሽ የሆነ ጊዜ እንደውም አስታውሳለሁኝ ቆብ ለመስራት በጣም ፈልገን ነበር ለመማር ማለት ነው። ምክንያቱም ከመሃላችን የሆነች ጓደኛችን እኛ በአንድ ቁርሽ ነበር ዳንቴሉን የምንሰራ የነበረው እሷ ግን በትላል መቅረጃ ኩርሾች። ቆብ ትሰራ ነበረና ጓንት ትሰራለች ምናምን እና እሷን እያየን ቆብ ለመስራት እንለማመድ ነበረ። ግን የቻልኩበት አይመስለኝም ያኔ ወሬውን ያቆምኩት መሰለኝ ብዙውን ቀጠልኩበትም። እንደዚህ አይነት ሙከራዎች አድርጌ አውቃለሁ እንደዛም ሆኖ ግን አሁን ላይ ሹራብ መስፋት አልችልም። በጣም የሚያመምረው በእጅ የሚሰሩ ሹራቦች በጣም መልበስ በጣም ነው የምወደው። ተሰጥተው ሳይ እነዚህ ሽሮ መሸጫ ሱቆች ላይ ምናምን ራሳቸውን ሰርተው ራሳቸውን የሚሸጡት። ሱቆች አሉና ስንበዛ ጋር ተሰርተው ሳይ ከለራቸው ቀለማቸው በዛ ላይ ደግሞ ክህሎታቸው የሰዎቹ ክህሎት በጣም የሚያደንቅ ነው። እና እነዛን የሚመስሉ ነገሮች በእጅ ነው የተሰሩት ቢባል ማንም ሰው ነው የማያምነው ማለት ነው። ምን ያህል ጥረት ምን ያህል ልፋት ምን ያህል ጊዜ ሊወስድ እንደሚችል በደንብ ነው የሚገባኝና። ምክንያቱም እንዳልኩት በኩርሽ አውቀዋለሁ ባንዱ ኩርሽ ምን ያህል ጊዜ እንደሚወስድብኝ የነበረው አውቀዋለሁና ያን የሚያክል ሹራብ በእጅ ብቻ ሰርቶ ቀርጽ አውጥቶ ምናምን የሚያማምሩ ዲዛይኖች ላይ ላይ ተሰፍቶባቸው ምናምን ስል። ማለት የሰው ልጅ ያለውን አቅም የመስራት አቅም ያስደንቀኛል ማለት ነው። እና እኔ ግን እዛ ጋር አልደረስኩም። እኔም ሆንኩ ሌሎች ጓደኞቼ እዛ ጋር አልደረስኩም። ያቺ ጓደኛዬም ከዛ በኋላ ስራ ከዳንቴሉ ስራ ወዴት እንደሄደች? እስካሁን የማውቀው ነገር የለኝም። ግን ያኔ በጣም ጎበዝ ነበረች እንዳልኩት ቆብ ትሰራ ነበረ ኮፍያ ትሰራ ነበረ። ጓንት ትሰራ ነበረ የእጅ ጓንት እኛ ቀለል አድርገን የምንሰራውን ዳንቴም እሷ በተለያየ ቅርጽ እያደረገች ለተለያየ አላማ እንዲሆኑ እያደረገች እያሳመረች ትሰራ ነበረ። እና እሷን አስታውሳታለሁ እኛን ግን የተወሰነ ነገር ልታለማምደን ሞክራ ነበረ። በተለይ ይሄ ቆቡ እኔ በጣም ነበር የሚመስጠኝ መለማመድ በተለይ በዛ ወፍራም ነው። በድርብ ክር ነው የሚሰራው እየደረቡ እየደረቡ ሁለት ሁለት ያደረጉ ነው የሚሰፋው ኩሩሹ ማለት ነው። በሁለት በኩል ስለሆነ የሚሰራው ቅርጹን እንዲወጣ እንደዛ እናድርግ ነበር። እንደዛ መሆኑ ግን ብዙ ሳልችልበት ነው ያቆምኩት።

"መንዳት ትችላለህ?" መንዳት እችላለሁ አዎ። ከአምስት አመት በፊት ያወጣሁት መንጃ ፈቃድ አለኝ፤ እና የህጻንነት ህልሜ ነው መኪና መንዳት በጣም የሚያምር ትልቅዬ የራሴም የሆነ መኪና እንዲኖረኝ እፈልጋለሁ። እስካሁን አላሳካሁትም ግን እንዲኖረኝ እፈልጋለሁ የራሴ መኪና በቃ በጣም ትልቅ ተቀሜታ ነው ያለው ህይወት እንዴት እንደሚያቀል መኪና መንዳት ማለት የራስ መኪና መኖር ህይወትን ሊያቅል እንደሚችል ሁላችንም እረዳለን ብዬ አስባለሁ። ሌላው ቢቀር የህዝብ መመላለሻ ባሶችን ታክሲዎችን ስንጠቀም ራሱ ከስራ ወደ ቤት ከቤታችን ወደ ስራ ለመጓዝ ምን ያህል እንደሚቀለን ምን ያህል በአጭር ጊዜ እንደምንደርስ ምናምን እንረዳዋለን እና ያው መኪና ደግሞ የራስ ሲሆን አንደኛ የጥረት ውጤት ነው ማለት ራሴ ሰርቼ በራሴ ለፍቼ ራሴን አሻሽዬ ገንዘቤን አጠራቅሜ ምናምን ነው እና ያቺን መግዛ መኪና ምገዛት በጣም ለኔ ትልቅ እድል ነው ብዬ ነው የማስበው። መኪና የገዛው ቀን ለራሴ መኪና የገዛው ቀን በጣም ትልቅ ድል ነው ብዬ ነው ለራሴ ማውራት የምችለው፤ እና ከዛ አንፃር ህልሜ ነው የራሴ መኪና እንዲኖረኝ ያን ደግሞ ለማሳካት መንዳት ከአምስት አመት በፊት ነው መለማመድ የጀመርኩት እና ያኔውኑ መንጃ ፍቃድ ተሰጥቶኝ አሁን ላይ የመንዳት እድሉ የለኝም እንዳልኩት መኪና ስለሌለኝ አንዳንድ ቀን በጣም አልፎ አልፎ በአመት ሁለት ሶስት ጊዜ ሊሆን ሊባል በሚባል በሚቻል ደረጃ ከመመል ለመስሪያ ቤታችን አንዳንድ ጉዞዎችን እናደርጋለን እንደ መስሪያ ቤት እና ሾፌሮች ሲደክማቸው ወይ ደግሞ የሆነ በቃ እኔ መንዳት ስፈልግ የተወሰነ እንዲያስነድቡ እየጠየቃቸው እና መኪናውን ይዣት የተወሰነ መንገድ እሄዳለሁ እንጂ ከዛ ባለፈ የመንዳት ልምዱ የለኝም ከናአካቴው የለኝም፤ ግን የመንጃ ፍቃድ እንትኑ አውጥቻለሁ። መንዳት ብዙ የሚያስፈራ ነገር አይደለም መጀመሪያ አካባቢ ሁለቴ ይሆናል ወድቄያለሁ በፈተና በጣም ከመፍራቴ የተነሳ ማለት አትፍሪ የሚያስፈራ ነገር የለውም ምናምን እያሉኝ እኔ ግን ፍጹም እንትን ማለት አልቻልኩም አልቻልኩም ነበር እና በጣም ፈሪ ነበርኩኝ መጀመሪያ ስለማመድ ከዛ በኋላ ግን ቀስ እያልኩኝ ስለምደው ለካ ብዙ የሚያስፈራ ነገር የለውም፤ እውነት ነው ጥንቃቄ የሚፈልግ ነገር ነው፤ ምክንያቱም በትናንሽ ስህተቶች ህይወትን ልታጣ ምትችልበት እድል አለ ከመኪና ከመንዳት ጋር የተያያዘ ከዛ ባለፈ ግን ያን ያክል የሚያስፈራ ነገር የለውም። ማድረግ ያለብህ ብቸኛው ነገር ጥንቃቄ እና እንዴት መንዳት እንዳለብህ በትክክለኛው መንገድ መማር ብቻ ነው የሚጠበቅብህ እንጂ፤ መፍራቱ ብዙ አዋጭ ነው ብዬ አላስብም የሚያስፈራ ነገር የለውም፤ እና እኔም ለረጅም ጊዜ እንዳልኩት እፈራ ነበረ ሁለቴ የሚያህል ጊዜ ፈተናውን ወድቄያለሁ፤ እና በኋላ ግን ራሴን እንትን አድርጌ ራሴን አበርትቼ ከእንደገና መለማመድ ስጀምር በሶስተኛው ተሳክቶልኝ አለፍኩኝ። መንጃ ፈቃዴንም ያዝኩት ማለት ነው፤ እና ብዙ የመንዳት አሁን ላይ ብዙ የመንዳት እድሉ የለኝም። መኪና ያላቸው ጓደኞች የሉኝም። የመስሪያ ቤት መኪናዎች አሉ አንዳንድ ቀን እንዳልኩት ከከተማ ወጣ ለማለት ስንሞክር የምንጠቀማቸው መኪኖች አሉ እና ሾፌሮች ሲፈቅዱ አንዳንዴ እንድነዳ ለአንድ ሰዓትም ይሁን ለሰላሳ ደቂቃ ምናምን እንድነዳ ይፈቅዱልኛል። ከዛ ባለፈ ግን የመንዳቱን ልምምድ የለኝም። ግን መንዳት መስራት ነው የምች

የምታስታውሰው ጥሩ መምህር አለ? የማስታውሰው ጥሩ መምህር አዎ። እኔ በእውነት በጣም እድለኛ ለኝ በአስተማሪዎች። በጣም እንድለኛ ነኝ ብዬ ነው የማስበው ጥሩ ትምህርት ቤት ላይ ነው የተማርኩት ከ አንደኛ እስከ አስራ ሁለተኛ ድረስ አንድ ትምህርት ቤት ውስጥ ነው የተማርኩት። እና ሁሉም በምለው ደረጃው ይሄን ያህል በክፉ ማነሳው አስተማሪ የለኝም የተመሰገነ ይሁን። ሁሉም አስተማሪዎቼ እንደውም ሶስተኛ ነው ክፍል እያለሁኝ በጣም የሚማቱ አስተማሪ ነበሩን። በጣም የሆነ የጭካኔ አይነት አመታት የሚመቱ አይነት አስተማሪ ነበሩና እና እሳቸውን ነው የማስታውሰው በክፋት ወይ ደግሞ ጥሩ አስተማሪ አልነበሩም ብዬ ላወራላቸው የምችለው ብቸኛው አስተማሪ እሳቸው ነበሩና። ከዛ ውጪ የነበሩኝ አስተማሪዎቼ ግን በጣም ጥሩ አስተማሪዎች ነበሩኝ ግን በተለየ የማስታውሰው አንደኛ የስነ ዜጋ አስተማሪ የስነ ምግባር ስነ ስነ ጋርና ስነ ምግባር አስተማሪያችን የነበረው ቲቸር ሳምሶን በጣም ነው የማስታውሰው። በጣም ደግ ሰው በጣም ስነ ስርዓተኛ ማለት ለ ለትምህርት አይነቱ በጣም እንትን የሚያደርግ ሰው ነው የሚገባ ሰው ነው። በቃ ስነ ምግባር ሲያስተምር እሱ ራሱ በጣም ስነምግባር ያለው ሰው ነው እና ብዙ ነገር ነው የሚያስተምረን ከእንትኑ ውጪ ከ ትምህርቱ ወይም የትምህርት ስርዓቱ ከሚለው ካሪኩለም ውጪ ህይወቱ ራሱ ያስተምራል ማለት ነው። ትምህርት ቤት ግቢ ውስጥ የሚያሳየው፣ ለሰዎችም የሚያሳየው አክብሮት እኛ ተማሪዎች የሚያናግርበት መንገድ አለ አይደለ አስማሪዎች አስ ተማሪን ይነቃሉ፣ በስነ ስርዓት አያወሩም፣ ለምንጠይቃችሁ ጥያቄ ቀጥተኛ የሆነ መልስ መስጠት በጣም መዳፈር ነው የሚመስላቸው በቃ ከተማሪ ጋር በኩሌታ ማውራት እኔ እንጃ ያስደፍረናል ብሎ ነው የሚያስቡ መሰለኝ እና ብዙ አይሆንላቸውም በአብዛኞቹ ማለት ነው ነውና። እሱ ግን በስነ ስርዓት ነበር የሚሰማን ማለት የምንፈልገው ነገር እስከመጨረሻው ነበር የሚያዳምጠን ሌላው ቀርቶ ከሌሎች አስተማሪዎች ጋር ተጣልተን ራሱ ምን ሄደው እሱ ጋር ነው በቃ እንዲያስታርቀን፣ ነገሮችን እንዲያስተካክልልን የምንፈልገው እሱ ነው። ምክንያቱም በደንብ ስለሚሰማን እና በደንብ ስለሚያዳምጠን ለምን እንዲህ ያደረጋችሁ በቃ በስነ ስርዓት ነው የሚጠይቀን ማለት ነው። ለምንድን አደ ለምን እንዳደረግነው እንዴት እናደረግነው ማወቅ ነው የሚፈልገው እንጂ እኛን መቅጣት፣ እኛን ማስፈራረት አይደለም የሚፈልገው። እና በዛ ምክንያት በጣም እወደውኝ ነበረ በጣም ባስታውሰው አስተማሪየ ነው። በጣም የሚያሳዝነው ነገር በጣም የሚያሳዝነው ካደኩኝ በኋላ ስራ ጀምሬ በቃ ትልቅ ሰው ሆኜ በጣም በቅርቡ ወንድሜም አብሮኝ የኔ እማርበት የነበረ ትምህርት ቤት አንድ ላይ ነበር የሚማረው ታናሽ ወንድሜና አጋጣሚ ሆኖ ቲቸር ሳምሶንን እኮ የሆነ ቦታ እየሁት አለኝ። የት አገኘኸው ምናምን ስለው ለካ በቃ ተበላሽቶ የሆነ አይነት ሌላ ሰው ሆኖ ይሄ ሱሰኛ የሚባለው አይነት ሰው የለም እንደዚህ አይነት ሰው ሆኖ አገኘሁት ምናምን ሲለኝ በጣም ነው የደነገጥኩት አላመንኩም። ማለት እንዴት ይሆናል ያን አይነት ስነስርዓት የነበረው ሳይ ሰው ወርዶ እንዴት ሱሰኛና የሆነ ማንነት እጅግ ተቃራኒ አይነት ማንነት እንዴ ሊኖረው ይችላል ብዬ በጣም ደንቆኝ ነበረ። ከዛ ግን በአካል አገኘሁት እኔ ራሴ ማለት ነው። እና ሳየው በጣም ተቀይሯል በጣም ተበላሽቷል እንደ ድሮ አይደለም ይሁ ቆንጅየ አይነት መልክ ጠይመልክ ነበረውና እሱ መልኩ የለም ምናምን ነገር እና እንዴት እንዳዘንኩኝ እንዴት እንዳዘንኩኝ በደንብ ነው በቃ እሱ አስተማሪ የነበረው አቅም የማስታውሰው እና እንዴት ባለው ሁኔታ፣ እንዴት ባለው አጋጣሚ ወደ እንደዚህ አይነት ህይወት እንደገባ እኔ አላውቅምና ግን ሰው በምን ያህል መጠን ሊቀየር እንደሚችል ግን ማሳያ ነው በጣም ትልቅ ባሳያነው። እና በጣም የሚያሳዝነኝ ሳስታውሰው ሁሌም የሚገርመኝ የሚያሳዝነኝ ልቤን የሚነካኝ አስተማሪ እሱ ነው።

ስትታመም ከስራ ትቆያለህ? ኦ በጣም ከፍተኛ የሆነ ህመም ሲሰማኝ ከስራ ቆያለሁ አዎ። ከስራው ቆያለሁ ማለት በቤቴ ቆያለሁ ማለት ነው። ስራ ቦታ አልሄድም። ግዴታ ነው ማለት ታምሜያለሁ መስራት አልችልም ማለት ነው። አይደል? በተለይ አንዳንዴ ቀለል ያለ በሽታዎች ከሆኑ የግዴን ስራ ስለሆነ ለመሄድ እሞክራለሁ። አቅሜን አሰባስቤ ያለውን ነገር አይቼ ለመሄድ እሞክራለሁ። ከዛ ውጪ ግን ከበድ ያለ በሽታ ሲሆን ለመሄድ ማያስችለኝ ሲሆን ከቤቴ ነው ምቆየው በአብዛኛው ጊዜ። አንደኛ ትርጉም የለውም መሄዴ ምንድነው ጥቅሙ? አሞሃል መስራት አትችልም። አቅም የለህም። እስኪሻልህ ድረስ ቤትህ ቆይተህ አቅምህን ከመለስክ በኋላ ወደ ስራ ብትመለስ አይሻልም? ላንተም ለስራ ሚበጀው እንደዛ ይመስለኛል። ምክንያቱም በቃ ደክሞሃል መስራት አትችልም እና ስራ ቦታ ሄደህ ምታደርገው ነገር የለም። አለምም አትሰራም ስለዚህ እረፍት ብትወስድ ይሻላል። እረፍት ብትወስድ እና የመሻል ጊዜህን ብታፈጥነው ይሻላል ቤትህ ቆይተህ አይደል? አንዳንድ በሽታዎች አሉ ለምሳሌ በተለይ እኔ በተደጋጋሚ የሚያጋጥሙኝ አይነት ምን አይነት ናቸው ራስ ምታት ወይ የሆነ ድካም ምናምን አይነት ስሜቶች አሉ አንዳንድ ጊዜ ከስራ መቅረት ሚያሰኘኝ አይነት ማለት ነው። እንደዚህ አይነት በሽታዎች ሲሆኑ ስራ ላይ መቆየቱ ይሻላል። ለምንድነው? በዛው ሊቀጥል ይችላል ማለት ነው። ወደ ሌላ ነገር ልሄድብኝ ስለሚችል እንደዛ እንዳይሆንብኝ ስለምፈራም ስለምሰጋም መሄዱን እመርጣለሁ ወደ ስራ መሄዱን እመርጠዋለሁ። ቤት ከመቆየት ይልቅ ማለት ነው። እና ነገር ግን እንደዚህ ጫና ለበሽታ ሲሆን ያቅተኝ መንቀሳቀስ ማቃት በጣም ትልቅ እርምጃ ነው። ቀለል ብሎም በቃ እያመመኝ ከሆነ በጣም ጥሩ አይነት ስሜት እየተሰማኝ ካልሆነ ምክንያት ስራ ቦታ ምሄድበት ምክንያት የለኝም። አስፈቅዳለሁ። ለአለቃዬ አስቀድሜ እናገራለሁ። ማሳወቅ ስላለብኝ ማለት ነው። እሱን አስፈቅጄ ቤቴ ነው ምቆየሁ ማለት ነው። እንዳልኩት ማናችንም ብንሆን ደና ስንሆን ነው ስራ መስራት ሚገባው አይደለ? ስራውም ሚሰራው እኛ ደህና ስንሆን ብቻ ነው እንጂ እኛ እየታመምን እኛ ጥሩ ስሜት ሳይሰማን እያለህ ስራ ሰራለሁ ማለት አይቻልም። ለስራውም ይጎዳል ለኛም ይጎዳል። ለስራው ሚጠቅመው ለኛም ሚጠቅመው ምንድነው? ስንታመም ወይ ደስ የማይል ጥሩ የማይባል ስሜት ሲሰማን እቤታችን ሆነን ራሳችንን አረጋግተን ማድረግ ያለብን ሐኪም ቤት መሄድ ከሆነ ሐኪም ቤት ሄደን ራሳችንን አክመን ቤት ውስጥም እረፍት ከሆነ የሚያስፈልገን ደግሞ እረፍት ወስደን ምግባችንን በስነ ስርዓት እየበላን ራሳችንን አስታመን አቅማችንን የስራ ሞራላችንን መልሰን ከዛ ወደ ስራ መመለስ ነው የሚሻለው ብዬ ነው ማስበው። ከዛ ውጪ ግን እየታመሙ ወደ ስራ መሄድ እየታመሙ ወደ ስራ መሄድ ራስን ማጣት ነው ብዬ ነው ማስበው። ምክንያቱም ትርጉም የለውም ለማን ነው ምትሰራው? ለራስህ ነው ምትሰራው። ማለት በስተመጨረሻው ለራስህ ጥቅም ነው ምንሰራው። እና ራሳችንን ግን እዚህ እያጣን እዚህ እየታመመን ለማን ነው ተጨማሪ ሀይል በሌለን ሀይል እየሰጠን ያለነው ለማን ነው? ለራሳችን ካልሆነና አስፈላጊ ነው ብዬ አላስብም። የታመሙ ወይ ህመም እየተሰማን ወደ ስራ መሄድና መመላለሱ ለስራውም አይጠቅምም እንዳልኩት ለራሳችን አይጠቅምም። እና ብዙ ቸልተኛ መሆን የለብንም ብዬ ነው ማስበው። ስለሚሰሙን ስሜቶች ስለሚሰማን ትነስም ትብዛም ሚሰማን መጥፎ ስሜት የሆነ ምክንያት አለው ከበስተጀርባው እና ያንን ስሜት ማየት ያንን ስሜት መረዳት ያስፈልጋል ብዬ አስባለሁ። ይገባኛል ሰው ለምን በዚህ ልክ እንደሚለፋ ይገባኛል። ኑሮ ለማሸነፍ ነው ይሄ ነገሮች ቀላል እንዳልሆኑ ምናምን ይታወቃል። ግን አንተ ትቀድማለህ ማለት ነው። ከሁሉም ነገር ለማግኘት ከምናስበው ለመሆን ከምናስበው ለማሳካት ከምናስበው ነገር ሁሉ እኛ ነን ምንቀድመው። እና ለራሳችን ቅድሚያ ሰጥተን ማረፍ ባለብን ሰዓት ራሳችንን ማስተመም ባለብን ሰዓት ራሳችንን አስታመን ለራሳችን እረፍት ሰጥተን ነው ወደ ስራ መመለስ ያለብን ብዬ አስባለሁ።

በብእር ወይስ በርሳስ ትጽፋለህ? እኔ በብእር ነው የምጽፈው። እንደሚታወቀው አብዛኛው እርሳስ የምንጠቀመው የምንጽፈውን ነገር መልሰን ለማጥፋት ወይም በምንሳሳትበት ሰዓት ለማጥፋት ነው። በአብዛኛውን ጊዜ ደግሞ በር እጅግ በቅርብ የምናገኝ ሁለቱም በቅርብ የምናገኛቸው ናቸው። በርግጥ ግን በብእር መጻፍ ይበልጥ የደም ደማቅ ነው የመንጽፈው ደመቅ ይላል ከዛ ባለፈ ደግሞ ቆንጆ እና ትክክለኛውን የእጅ የማሳየት እቅሙ ከፍተኛ ነው ብየ አስባለሁ። ከዛ በዘለለ ቁም ነገር ያለው ወይም ደግሞ የማይጠፋ የሚቆይ ነገር መጻፍ ስንፈልግ የግድ ብእር መጠቀም አለብን ብዬ አስባለሁ። አንዳንድ ጊዜ መጽሐፍትን ሳነብ ወይ ደግሞ አንዳንድ ነጥቦችን መያዝ ስፈልግ እርሳስ ልትጠቀም እችል ይሆናል። እንጂ በመደበኛነት መጻፍ ስፈልግ ወይም የቀን ውሎዬ መጻፍ ስፈልግ ወይም የነገሮቼን ቀንዎቼን ቀኔን ቀኔን ሳቅድ በጠዋት የምጠቀመው ብእርን ነው። ብዙ ሰው እንደዛ ይጠቀማል ብዬ አስባለሁ። ህፃናት ለማስተማር ወይ ጽሁፍ ለማለማመድ እርሳስ እንጠቀማለን ወይ ደግሞ አንዳንድ ንድፎችን ለማውጣት እርሳስ ይበልጥ ጠቃሚ ነው ብዬ አስባለሁ። ንድፎችን ለማውጣት የስዕልና የዲዛይን ብቻ ሳይሆን የሀሳብም ንድፎች ለመጻፍ ሰዎች እርሳስም ይጠቀማሉ እኔ ግን በብዛት ብእር መጠቀም ነው የሚቀለኝም የሚመቸኝም ብእር መጠቀም እና። ስልሱን ሳስብ አስብ ከበደማ የሚመቹኝ የሚቀሉኝ በብዛት ልጠቀማቸው የምፈልጋቸው አንዳንድ አይነቶች አሉ የብዕር አይነቶች አሉ። ከነዚህም መሃል የብራንድ አይነቶች ማለት ነው። በጣም ብዕራቸው ያው ወይም የብእሩ ጫፍ በጣም ቀጭኖ የተሰሩ አሉ ብእሮች እና እነሱ ለምንድነው የሚጠቅመው? አንደኛ የእጅ ጽሁፍን ያሳምራሉ በጣም ያሳምራሉ በጣም ቀጫጭን ስለሆኑ ምንጽፈው ጽሁፍ በቀጭኑ የተ ምንድነው የተሰደረ እንዲሆን ያደርጉልናል። እና ይበልጥ የእጅ ጽሁፋችን እንዲያምር ካለው ከነበረው ከ እጅ ጽሁፋችን ይበልጥ ያማረ እንዲሆን ያደርጉልናል ብዬ አስባለሁ። እና እነሱን ይበልጥ እመርጣለሁኝ። አንዳንዱ ደግሞ አሉ እንደ ቀለም የሚያደርጋቸው የብዕር አይነቶች ደግሞ አሉ። እና እሱ ደግሞ በጣም ቀለም ስለሚተፉ አይመችኝም። የሆነ እየቆየ በሄደ ቁጥር ቀለሙን ስትነካው ጽሁፉ እየጠፋ እየጠፋ ቀለም ብቻ የተጫረበት የሚመስል አይነት ነገር አላቸውና እነሱ ጥሩ አይደሉም። መጽሐፍ ያበላሻሉ ደብተር ያበላሻሉ የን ያክል አልመርጣቸውም እኔ ማለት ነው። ይበልጥ የምመርጣቸው ጫፋቸው በጣም ቁጫጭን ሆኖ ቀለማቸው በጣም ያን ያክልም ያልደመቀ ግን የሚያመጣልም ያላቸውን አንዳንድ ብዕሮች አሉና እነዛን አይነት ብዕሮች እንዳልኩት የእጅ ጽሁፍ ያሳምራሉ። በጣም ደግሞ ምቾት አላቸው ስትጽፍ እየጻፍክ ያለ አይመስልህም። በጣም ቀጫጭን ናቸው ጫፋቸው የብዕሩ መያዣ ለመጻፍ የምንይዘው አካሉን በጣም ቀጭን ነውና እጃችን ላይ ብዙ አይከብድም። በቀላሉ ነው። ለመያዝም ሚመቸው እና እንደዚህ አይነት በዕሮችም ደግሞ እመርጣቸዋለሁ። ይበልጥ በተለይ ደግሞ ከስራ ጋር በተያያዘ መደበኛ የሆኑ ደብዳቤዎች ወይም ፌርማዎች ለመጻፍ ወይም ለመፈረም እንዲህ አይነት ብዕሮችንም ይበልጥ እጠቀማለሁ። ከእርሳስ ይልቅ

ቅጽል ስም አለህ ቅጽል ስም ቅጽል ስም ሌላ ባልችልም ግን ከስሜ ውጪ ሌሎች ሰዎች የሚጠሩኝ ብዙ አይነት ስሞች አሉኝ። ለምሳሌ አባቴ ሲጠራኝ የራሱ የሆነ ስም አለው ጓደኞቼ ሲጠሩኝ የራሳቸው የሆነ ስም አላቸው። የወንድሜ ይለያል ወንድሜ ደግሞ የራሱ የሆነ እንደውም እሱ ነው ቅጽል ስም ብዬ ላወራው ብችል። ወንድሜ እኔን የሚጠራበት ስም ነው ቅጽል ስሜ ብዬ ላነሳው የምችለው። ምክንያቱም ከሁሉም ይለያል እና እሱ ብቻ ነው ደግሞ እንደዛ ብሎ የሚጠራኝ እሱ ብቻ ነው እና። አንዳንዴ ደግሞ ሰዎች ይደነግጣሉ እንግዲህ ካልለመዱት መጀመሪያ አካባቢ ሲሰሙት ያስደነግጣቸዋል እኔ አልመስላቸውም እንደዛ ብሎ የሚጠራው እኔን አይመስላቸውም። እና እሱ አይቀይረውም በቃ ረጅም አመት በዛ ስም ነው የሚጠራኝ ማለት ነው። እና የጓደኞቼ ስም አለ ቤተሰቦቼ የሚጠሩኝ ስም አለ ሌላው የአካባቢው ህዝብ ሌሎችም የሚያውቁኝ ሰዎችም የሚጠሩኝ ስም አለ። እዛ ላይ ደግሞ አባቴ ደግሞ ለብቻው እሱን እሱ ብቻ የሚጠራኝ ስም ደግሞ አለ። እና ቅጽል ስም ከተባለ እነዚህ ናቸው ሊሆኑ የሚችሉት በተለይ አባቴ የሚጠራኝ ስም እና ወንድሜ የሚጠራኝ ስም። የሁለቱ ናቸው አባቴም የራሱ የሆነ አለው ማንም ብሎኝ የማያውቅ አይነት ነገር። ደግሞ በቃ የራሱ ሆነ ማንም ጠርቶኝ በማያውቅ መንገድ ነው እኔን የሚጠራኝ እና ደስ ይለኛል እንደዛ በዛ መንገድ ሲጠሩኝ ምክንያቱም የፍቅር መግለጫ ነው አይደል። ከእንትን ያለፈ ነው ከቁልምጫ ያለፈ ነገር ነው ከፍቅር ነው የሚመነጨው እና ከእንትን አልፏል እንዳልኩት ከቁልምጫ አልፏል። ስምን አቁላምጠው ከመጥራት እጅግ በጣም ያልፋል ብዬ አስባለሁ ያለንን ቅርበት ያለንን ለሰው ያለንን ፍቅር የምናሳይበት መንገድ ነው ብዬ አስባለሁ። አንዳንድ ጊዜ እንደውም አድርጎት አያውቅም እንጂ በትክክለኛው ስሜ ቢጠራኝ የምደነገጥ ይመስለኛል ምን ሆኖ ነው ብዬ ላስብ ሁላ እችላለሁ ምክንያቱም ያስለመደኝ እንደዛ ስላልሆነ። ባለመድኩትና መደበኛ ሰው ወይም ሁሉም ሰው በሚጠራኝ ስም ቢጠራኝ የምደነግጥ ነው የሚመስለኝ እና በተለይ ወንድሜም ሁሌም ስለምትገርመኝ ነው እሷን እንደ ቅጽቅ ስም ላነሳት የፈለኩት ማንም ብሎኝ አያውቅም እንደዛ ማለት ነው እና። እየቀያየረ በቃ እሷን ስም ነው የሚጠራኝ እና እንዳልኩት እንደ ሁሉም ሰው በተለመደው ስም ቢጠራኝ ወይም ሁሉም ሰው በሚጠራኝ መንገድ እንደሱ ቢጠራኝ የምደነግጥ ነው የሚመስለኝ። ምን ሆኖ ነው ምናምን ልል እችላለሁኝ እና ቅጽል ስም ለአንድ ሰው ለአንድ ሰው ስንሰጠው ነገር ሊነሳ ይችላል። እዚያ ሰው ካለበት አለመቻል ሊሆን ይችላል ወይም ሊያፍርበት ከሚያፍርበት ነገር ሊነሳ ይችላል እነዚህ አይነት ቅጽል ሰሞች በጣም ሰውን ይጎዳሉ ብዬ አስባለሁ። ምክንያቱም ካለን ከሚታየው ነገር ያለፈ ማንነት ነው ያለን እኛ ሰዎች እና ያ ሰው ያለበትን ጉድለት እየታየበት ያለውን አካላዊ አቋም ምናምን ብቻ አይተን አንድን ቅጽል መስጠት ጥሩ ነገር ነው ብዬ አላስብም። የሰውን ሞራል የሰውን ስነ ልቦና የሚነካ ነገር ነው ብዬ አስባለሁ። ምክንያቱም ከዛ አልፏል የዛ ሰው ማንነት ካለው አካላዊ አቋም ካለው ከሚታየው ነገር እጅግ በጣም ያልፋል ብዬ ነው የማምነው እና ለሚያልፍ ነገር ስም መስጠት ትርጉም የለውም ብዬ ነው የማስበው። እንዴት ሲሆን ነው ታዲያ ደስ የሚለው አንደኛ ሰው ለምሳሌ ጥሩ ነገር እየሰራ ወይም ጥሩ ነገር ስለሰራ ለዛ ጥሩ ነገሩ የሚመጥን አዲስ ስም ብንሰጠው ደስ ይላል። ለምሳሌ ለነጻነት ሲባል ነጻነት ሲባል ማንዴላ ትዝ ይለናል ወይም ሌሎች ታዋቂ ሰዎች ትዝ ይሉናል አይደል። ስለዚህ ስለ ነጻነት የሚያወራ አብዝቶ የሚጨነቅ ስለ ሰዎች ሚራራ ምናምን ሰው ስናይ በታዋቂ ሌሎች በደግነታቸው በደህንነታቸው በሚታወቁ ሰዎች ስም ብንሰጠው ለዛ ሰው ማበረታቻ ነው።

የምትወደው መጠጥ ምንድነው? እኔ በጣም የምወደው መጠጥ አረቄ ነው። እንደዚህ ሲል አጠገቤ ያሉ ሰዎች ቤተሰቦቼን ጨምሮ ያስደነግጣቸዋል ማለት እንዴት ነው? በዚህ እድሜ እንዴት ነው አረቄ ሊወደድ የሚቻለው ምናምን ሊሆን ይችላል ግን እንዴት ይሁን አላውቅም። መቼ መጠጣት እንደጀመርኩም በቅጡ ብዙ ትዝ አይለኝም። ግን ደግሞ ይሄን ስል ጠጪ አይደለሁም ሱሰኛም አይደለሁም። ግን በቃ ለምሳሌ አረቄ የአረቄ ጣዕም ወይ የአረቄ ሽታ አልኮሉ በጣም ቀነስ ያለ መጠጥ ቢኖር። እሱ ነው ሊሆን የሚችለው በቃ ከአለም ሊወደው የሚችለው መጠጥ እሱ ነው ሊሆን የሚችለው ማለት ነው። እና አፌ ላይ የሚ የሚሰጠኝ ጣዕም በጣም ነው የምወደው። ከዛ ባለፈ ደግሞ ሲከፈት ያለው ሽታ ደግሞ በጣም ነው የምወደው አንዳንድ ጊዜ ምን አደርጋለሁ እጄ ላይ ትንሽዬ ነገር ጥብ አደርግና አሸተዋለሁ ዝም ብዬ ማለት ነው። እና እሱ ሽታ በጣም በቃ የሆነ ሰዓት ላይ ሱስ እስኪያስይዘኝ እስኪያስይዘኝ ድረስ ነበር የምወደው ሽታውን ማለት ነው። እና በጣም ነው የምወደው የአረቄ ሽታ በጣም ነው የምወደው። ጣዕሙን በጣም ነው የምወደው ጉሮሮዬ ላይ የሚሰጠኝ የሆነ ልስለስ ያለ ጣዕም። ጠንካራ እኮ ነው ከፍተኛ የአልኮል መጠን ነው ያለው እንደሚታወቀው አርባ ሶስት ነው አርባ አራት የአልኮል መጠን ነው ያለው በጣም ከፍተኛ ነው። በቀላሉ እኔ ደግሞ በትንሹ የምሰክር አይነት ሰው ነኝ ለኔ ምሆን እንዳልሆነ አውቃለሁ። ሌላው ቀርቶ የቢራ የአምስት ፐርሰንት የአልኮል መጠን እንኳን በቀላሉ የሚያሰክረኝ አይነት ሰው ነኝ ትንሽ ጠጥቼ ወዲያው እግሬ ላይ ጉልበቴ ላይ ራስ ምታት ቶሎ የሚሰማኝ አይነት ነኝ። አንድ ብርጭቆ ምናምን ይሆናል ልጠጣ የምችለው ግን ወዲያው ነው አይኔን እንደመያዝ የሚያደርገኝ አንገቴን የሚይዘኝ ራስ ምታት የሚጀምረኝ ከዛ ባለፈ ደግሞ ጉልበቴ የሆነ የመደንዘዝ አይነት ስሜት የሚሰማኝ ከአንድ ብርጭቆ በላይ። ገና ሳልጠጣ ነው በአንድ ብርጭቆ ነው እንደዚህ አይነት ስሜቶችን ማስተናገድ የምጀምረው እና ላረቄ ሲሆን እና ከፍተኛ መጠን ከፍተኛ የአልኮል መጠን ላለው መጠጥ ሲሆን ደግሞ ሊሰማኝ የሚችለው ድንዛዜና አሁን የገለጽኳቸው ምልክቶች ይጎላሉ ማለት ነው። እንደዛ መሆኑ ግን በጣም ነው የምወደው አንድ መለኪያ ሊሆን የሚችለውንነው ሚጠጣው ወይም ደግሞ በመክደኛው አንድ ሊሆን የሚችለውን ነው ሊጠጣ የምችለው ግን በጣም ነው የምወደው ጣዕሙን በጣም ነው የምወደው ሽታው ስከፈት ያለው ሽታ በጣም ነው የምወደው። የ ትንሽ የሚያስጠላው ነገር ምንድነው? ከጠጣሃው በኋላ ትንሽ እየቆየ ሲሄድ አፍህ ላይ የሚፈጥረው ጣዕም ያስጠላል። ምንአልባት ደግሞ እንደ አጋጣሚ የጠጣ ሰው ቢተነፍስብህ ቢተነፍስብኝ ለምሳሌ በጣም ነው የሆነ ደስ የማይል ነገር አለው ስቆይ ማለት ነው እየቆየ ሲሄድ ካላስጎመ ምንድነው ካልተግመጠመጥን በስተቀረ በውሃ ምናምን ካለጸዳናው በስተቀር የሆነ ደስ የማይል ጣዕም በርግጥ አለው። እንደዛም ሆኖ ግን መጀመሪያ አካባቢ ያለው አፌ ላይ የሚሰጠኝ ጣዕም ከዛ ባለፈ ደግሞ ሲከፈት ያለው ሽታ በጣም ስለሚያሰክረኝ በጣም ነው እሱ የምወደው እሱን። እና በጣም እንዳልኩት ቤተሰቦቼ ይስቁብኛል ይቀልዱብኛል ጓደኞቼ የሆነ የፋራ አይነት ነገርም አለው የተወሰነ ምክንያቱም በቃ እንደዚህ በጣም ሱሰኛ ሀይለኛ ሱስ ያለባቸው ሰዎች የሚጠጡት መጠጥ ነው እንጂ በደበኛ ሰው የሚጠጣው አይነት መጠጥ አይደለም። ለበአል ካልሆነ ብዙ ስለምንበላ በበዓል ቀን እሱን የበላነውን ነገር እንዲበትንልን የምንጠ ነገር እንጂ በመደበኛነት የሚጠጣ አይነት የ ይዘት ያለው መጠጥ አይደለም። እንደሚታወቀውና ይስቁብኛል እንደዛም ሆኖ ግን እኔ መውደዴን ላቆም አልችልም። በጣም ነው የምወደ ጣዕሙ ሽታው እንደልኩት አፌ ላይ የሚሰጠኝ የሆነ ጎምዘዝ ያለ እንደመጣፈጥ ያለ ስሜት። በጣም ነው የምወደው

የስራ ቦታ ደህንነት እንዴት ነው? የስራ ቦታዬ ደህንነቱ በጣም ጠበቀ ነው። ያሉን የራሳችን ደህንነታችን የሚያስጠብቁ ጠባቂዎች ለህንፃው የተመደበው አሉ ለ በመደበኛ እለት ደግሞ ለኛ ቢሮ ለራሳችን ቢሮ ብቻ የመደብናቸው የጥበቃ አካላት አሉ ከዛ በስተጨማሪ ደግሞ ቢሮውን መውጫ መግቢያውን የሚቆጣጠር የካሜራ የተገጠመለት ቢሮ ነው እና እሱ እሱ ደህንነቱ የተጠበቀ እንዲሆን ያደርገዋል ብዬ አስባለሁ በጣም ከሁሉም ነገር በላይ የሚቀድመው የኛ ደህንነት ነው ምንም አይነት ስራ ቢሰራ ደህንነት ያልተጠበቀ ቢሮ ከሆነ ደህንነት ያልተጠበቀ ህንፃ ከሆነ ምንም አይነት ነገር ሊያጋጥመው ይችላል የቢሮዎች አይደለም የስራው የያዘው አላማ ሁሉ ነገር ብቻ ሳይሆን በጣም በትልቁ ደግሞ የቢሮ ሰራተኞች እዛ ላይ ለመስራት የመጡ ብዙ ሰዎች እኛን ለማግኘት እኛን ለማውራት የሚመጡ የተለያዩ ደንበኞችን የያዘ ህንፃ ቢሮ ስለሆነ ከእያንዳንዱ ሰው ጀርባ ደግሞ ብዙ ቤተሰብ ብዙ ሀላፊነት ብዙ ሰዎች ልጆች ሚስት ብዙ ነገር ነው ያለው እና ከሁሉም ሰው ከሁሉም ስራ ከሁሉም ነገር የሚገርመው የሰው ደህንነት ነው ብዬ አስባለሁና ይህንንም የተረዳው መስሪያ ቤታችን እንዳልኩት ለደህንነት በጣም ትልቅ የሆነ ቦታ ይሰጣል መጠበቅ ያለባቸው ቦታዎች በጥብቅ ይጠብቃል ካሜራዎች በየጊዜው ይፈተሻሉ ይታያሉ በዛ መሃል የሆነ ሊያሰጋን የሚችል ወይም ደህንነታችንን ደህንነት እንዳይሰማን የሚያደርጉ ማንቸውም አይነት ነገሮች ሲፈጠሩ ወዲያው ለፖሊስ አካላት ወይም ለጸጥታ አካላት በማሳወቅ ያለውን ችግር እንዲፈታ ያደርጋል። እና ይሄን ይሄን ስመለከት ያለሁበት መስሪያ ቤት ወይም እየሰራሁበት ያለው የስራ ቦታ ደህንነቱ የጠበቀ ስራ ቦታ ነው ብዬ ማውራት እችላለሁ እንደውም እኛ የኛ መስሪያ ቤት ያለበት ህንፃ በጣም ከፍተኛ ግርግር፤ በጣም ከፍተኛ የገበያ ቦታ ያለበት አካባቢ ነው እና በጣም ብዙ ሰው ነው የምመላለስበት በጣም ብዙ ሰው ነው የሚታይበት ምን አይነት ሰው ምን አይነት አላማ ይዞ ወደዛው ቦታ እንደሚመጣ ወደ ስፍራው እንደሚመጣ አይታወቅምና በተቻለ መጠን ተጠንቅቆ ማየት በነገሮችን ቸላ ለማለት መደረግ ያለባቸው ነገሮች በጊዜ ማድረግ በጣም ይጠበቃል ብዬ አስባለሁ እንዳልኩት በጣም ግርግር የሚበዛበት በጣም የሰዎች የገበያ ቦታ ነው ኦልሞስት የገበያ ቦታ ነው ህንፃው ያለበት ቦታ በራሱ ብዙ ሰዎች ግርግር የሚፈጥሩበት ብዙ ገበያ ግብያተኞች የሚገቡ የሚወጡበት ቦታ ስለሆነ ደህንነቱ እጅግ በጣም ከሌላ ወይም ከሌሎች ቦታዎች እጅግ በጣም ሊጠበቅ ይገባዋል ብዬ አስባለሁ። እና በዚህ መሰረት ነው ቦታው የሚጠበቀው እንዳልኩት እኔ ምን አይነት ስጋት አይሰማኝም ወደ ስራ ቦታዬ ስሄድ ምንም አይነት የደህንነት ስሜት አይሰማኝ የደህንነት የማጣት ስሜት አይሰማኝም እኔን ጨምሮ አብዛኞቻችን የመስሪያ ቤቱ ሰራተኞች ተመሳሳይ የሆነ የደህንነት ስሜት ነው የሚሰማን ብዬ አስባለሁ። እስካሁን ድረስ ያጋጠመን የተለየ ችግር ባይኖርም ጥበቃው ግን እንዳለ ነው አዳዲስ ነገሮች በሚፈጠርበት ሰዓትም እንዳልኩት የቅርብ አለቃችንን በማሳወቅ የቅርብ አለቃችን ደግሞ አቅራቢያችን ወደሚገኘው የጥበቃ ሰዎች ጋር በመደወል እና እነሱ እንዲመጡና ነገሮችን እንዲያዩ ያለበትን ሁኔታ እንዲያጣሩ በማድረግ ይበልጥ ደህንነቱ የጠበቀ ቢሮ እንዲሆን ይሰራሉ ማለት ነው አንድ ላይ።

ምግብህን ሌሎች ማካፈል ትወዳለህ ወይ? አዎ ምንም ነገር የለም ባካፍል ቅር አይለኝም። እኔ ብዙ ነገሬ ከመካፈል ጋር የተያዘ ነው ብዬ ነው የማስበው ይሄን ማለት ምን ማለት ነው? አንደኛ ከህፃንነቴ ጊዜ ጀመረው ብዙ ሰዎች ያሉበት ቦታ ላይ ነው። ያደግኩትና እናቴ ምን ታደርግ ነበረ። የኔ ታነሾች ልጆች አሉ እና እኔ እንደዚህ እንደሆነ አላውቅም ብቻ ግን ለብዙ ነገር ለብዙ ነገር መማሪያዬ ብዙ ነገር የተማርኩበት አሁን እያደግኩት ስመጣ በተለይ እየገባኝ ያለው ነገር ስለቤተሰቦቼ ስለ ወላጆቼ ስለ እናቴ ስለ አባቴ ሳወራ ድሮ በቃ ምንም ሳይመስለኝ የማደርጋቸው የነበሩ ነገሮች ወይ ደግሞ ድሮ ምንም ሳይገባኝ ዝም ብዬ እናቴ በምታዝዘኝ መሰረት ብቻ እሷን ለመታዘዝ ያክል ብቻ አደረጋቸው የነበሩ ነገሮች ምን ያህል ለህይወቴ ጠቃሚ ነገሮች እንደሆኑ አሁን ላይ እያደኩ ስመጣ እያገባኝ ነው። እና ድሮ እና ታች ምን ታደርግ ነበረ። ቁርስ ለምሳሌ ቁርስ ቀርቦልን ከመሙላታችን በፊት የኔን ቁርስ ታስቀምጥና ግማሹን ቆርሼ ለታናሽ ወንድሜ እንሰጠው ታደርገኛለች ስጪው ምናምን ትላለች ማለት ነው እኔ አገባኝም ለምን ለራሷ አሰጪውም ለምንድነው ከእኔ የሚበላው ምናምን እላታለሁ እከረከራታለሁ ማለት ነው። እና ስጭው ወንድምሽ ነው ይፈልጋል እሱንም ይወደዋል። አባሻ እሱንም ይወደዋል ወይ ቂጣ ከሆነ ደግሞ ቂጣ እሱንም ይወዳል እና ሰጪው ምናምን ትለኛለች። ከዛ እየተነጫነጭኩኝ ቢሆን እሰጠዋለሁ። ቆይቼ እንደገና እንደገና ወደ ትምህርት ትቤ ለመሄድ ሳስብ ትሰጠኛለች የሆነ ነገር ቦርሳዬ ውስጥ ትከትና ይሄ ላንቺ ነው ይሄ ደግሞ ለጓደኛሽ ነው ስጪው ምናምን ትለኛለች። እና የራሱን ጆሮ ይዞ አይመጣም ምናምን እላለሁ እኔ ከዛ እየቆየሁ እየቆየሁ ስመጣ እያደግኩ ስመጣ ግን ለካ ማካፈልን ለሰዎች መስጠትን እኔ ስበላ ሌሎች መብላት እንዳለባቸው ማሰብን ነበር ለካ ከህፃንነት የጀመረው ስታስተምረኝ የነበረው እላለሁኝ እና ደስ እያለኝ ነው። የምሰጠው ምንም ሳይከብደኝ ምንም ሳይመስለኝ ደስ እያለኝ ነው የምሰጠው እና ይሄንን ልምምድ ከእናቴ ነው የወሰድኩት። ምንም ነገር ስታደርግ በቃ እኛ ቤት አመት በዓል ሲሆን በግ ይታረዳል ዶሮ ይታረዳል አይደል እና የማያርዱን ጎረቤቶቻችን አሉና በቃ እኛ ማዕድ ከመቅረባችን በፊት እየጨለፈች በቃ ለጎረቤት ታዞራለች ማለት ነው። ትሰጣቸዋለች እና ሁሉ ለሁሉም ሰጥታ ከጨረሰች በኋላ ነው መቃ እኛ መብላት የምንጀምረው ማለት ነው። እና በጣም ደግ እናት ያለችኝ በጣም ሰጪ እናት ነው። ያለችኝ እና የሚገርመኝ ነገር እኔ እኛን እንቃወማት ነበረ በቃ እኛም በላም ጨረሽኝ እኮ በቃ ለሰው ነው እንዴት አረደው ምናምን? እኛ እንከራከራት ነበርና አሁን ላይ ሁኜ ሳስበው ግን ለካ ደግነት ነው በቃ አሳጪነት ነበር ስታስተምረኝ የነበረው። እኛ ስንበላ ሌሎች መብላት እንዳለባቸው ማስታወስ እንዳለብን እኛ ስንበላ የምንበላው እኛ ብቻ አይደለንም መብላት የሚፈልጉ ሌሎች አሉ ስላላገኙ ነው እንጂ እነሱም መብላት ይፈልጋሉ እና ለእነሱም መስጠትን እነሱም ታሳቢ ማድረግን ሰዓት በምትጠግብበት ሰዓት ያልጠገቡትን ማሰብን ሰዓት ደግሞ እንደምትጠግብ ማስተዋልን ከእናቴ ነው የተማርኩትና። ምግብ ማካፈል በቃ ቀስ እያለ ቀስ እያለ ለካ እናቴ ደግነትን መስጠትን ነበር ስታስተምረኝ የነበረው። ብዬ አስባለሁ አሁን ላይ በጣም እንዳልኩት ቃል ነው የማደርገው ማካፈል ቃል ነው የማደርገው ወድጄውም አደርገው ደስ ብሎኝ የማደርገው ነገር ነውና እንኳንስ አዲስ አበባ ጠይቆኝ ለምግብ ጠይቆኝ ሳይጠይቀኝ መስጠትን ልማድ አድርጌ ሆኖ ብዬ አስባለሁና ለእናቴ ምስጋና ይግባት። ተርው ላይ ነኝ ብዬ አስባለሁ

ሰንደል ትለብሳለህ ይመስለኛል ድሮ ነበር እማደርገው ድሮ ህፃን ሆኜ ነበር እማደርገው እንጂ አሁን ላይ ብዙ ምቾት የሚሰጠኝ አይነት የጫማ አይነት አይደለም። ድሮ ግን ህፃናት እያለን የተለያየ ቀለም ያላቸው ሰንደሎችን እንለብስ ነበረ እንዴት ነው እነዛም በጣም ምቹ ናቸው። ጥብቅ አድርጎ እሚይዙ አይነት ናቸው ግን ደሞ ክፍት ስለሆኑ ያን ያክል እንደ ድፍን ጫማ ወይም እንደ ሸራ አይነት ሙቀት የላቸውም እንደዛ አይነት የሆነ እሚያጨናንቅ አይነት ስሜት አይሰጡም። ግን ደግሞ ሙሉ የሆነ ምቾት የሚሰጡ አይነት የጫማ አይነቶች ናቸው። ሰንደሎች እንደሚታወቀው በተወሰነ መልኩ ክፍት ናቸው ሙቀት አይሰማንም በተወሰነ ደሞ ደሞ ድፍን ያሉ ናቸው ብዙም የተገላለጡ አይደሉምና ሁለቱም የያዙ ስለሆኑ እንመርጣቸው ነበር። እንደውም ድሮ የሴትና የወንድ እሚባል ሰንደል አልነበረም። ሁሉም ተመሳሳይ ነበርና አሁን ላይ እንደውም ትንሽ ትንሽ የተለየ ነው ማለት የወንዶች ይለያል የሴቶቹም ይለያል የራሳቸው የሆነ ስታይል አላቸው። ድሮ ግን አንድ አይነት ነበረ ቀለማቸው አንድ አይነት ነው ምናምን እና እኔና ወንድሜ እኔ የተገዛልኝን ሰንደል ለኔ ነበር የተገዛው ግን በቃ እየተቀማማን ነበር ምናደርገው ማለት ነው። እኔ እኔን እንደምንም ብዬ ሳወልቀዉና ሌላ ጫማ ማረግ ስጀምር እሱ ነጥቆኝ ይሄዳል ማለት ነው ለብሶት ይሄዳል። ከዛ ደሞ ሱስ እስኪያወልቀው ደሞ ጠብቄ እቀማዋለው ማለት ነው። ከእንደገና እና እንደዛ እያልን እኔ በጣም አልፍተን እስክትለፋ ድረስ የለበስናት ጥቁር ሰንደር ጫማ ነበረችኝ። ዲሮ አሁን ላይ ግን አንደኛ በመደበኛነት ከምለብሳቸው ልብሶች የሚሄድልኝ አይነት አይደለም። ሁለተኛ ነገር ደሞ አልመርጠውም እኔንጃ ምናልባት በጣም ምቾት የሚሰጠኝ አይነት ካገኘው ምናልባት ልገዛውና ልለብስ እችል ይሆናል እንጂ እስካሁን ድረስ ረጅም ጊዜ ሆኖኛል። መልበስ ካቆምኩኝ በጣም ማለት የልጅነት ትዝታ ነው እንጂ አሁን ላይ ብዙ አልጠቀመዉም። እቅድም ሀሳብም የለኝም የለኝም እውነትን ለመናገር እንዳልኩት ምናልባት ምናልባት በጣም ከፍተኛ መቼት የተሰሩ ሰንደሎች በሆነ አጋጣሚ ካገኘው እለብሳቸው ይሆናል። ቀለል ያለ እንደዚህ ቀለል ያለ ቦታዎች ላይ ሲሄድ ወይም ቅርብና ትንሽዬ የእግር መንገድ ያለባቸው ቦታዎች ጋ ሲሄድ ሰፋ ካሉ ጨርቅ ስሪዎች ጋ ምናልባት ልለብሰው እችል ይሆናል አላቅም ምናልባት ነው። እንጂ እንደዚህ በመደበኛነት የሚለበሱ አይነት የጫማ አይነቶች ናቸው ብዬ እንኳን ለመውሰድ ይከብደኛል። አንደኛ በጣም አራቧራ ይሰበስባል ወይ ደግሞ ሁለተኛ ደግሞ ሲታየው በቃ ከልጅነት ጋ እሚያያዙ ነገሮች ናቸው እንጂ እንደዚህ ለትልልቅ ሰው ተብለው እሚሰሩም አይነት አይመስሉኝም። አሉ በጣም እሚያማምሩ ሰዎች አድርጓቸው ሳይ እሚያምሩኝ አይነት የሰንደል ጫማዎች አሉ። አሰራራቸው ቆዳ ነገር የሆኑ አሉ አንዳንዶቹ ደሞ ፍጹም ጨርቅ ወይም ከክር እሚሰሩ አይነት የሰንደል ጫማዎች ከቅርብ ጊዜ ወዲህ በተለይ ፋሽኑ ላይ እያየን እየመጣን ነው። እንደዛም ሆኖ ግን እኔ የምለብሳቸው ወይም የሚመቹኝ አይነት ናቸው ብዬ ለመናገር ግን ይከብደኛል። ድሮ ነው ያቆምኩት በቃ ድሮ ነው ያቆምኩት። ለዛም የሃይስኩል ተማሪ ሆኜ ምናልባት ሊሆን ይችላል ለመጨረሻ ጊዜ ሰንደል ያደረኩትና ያኔ ከወንድሜ ጋር እየተቀማማን በምንለብስበት ሰዓት ማለት ነው። እና ያኔ ነው ለመጨረሻ ጊዜ ያደረኩት ለመጨረሻ ጊዜ የለበስኩት ያኔ ነው። አሁን ላይ ግን እንዳልኩት በተለያየ ስታይል አሁን ላይ እየተሰሩ ነው እንደ አዲስ በተለያየ ነገር እየተሰሩ ነው። ሴንቴቲክ ሆነው የመጡ አሉ በሌዘር መልክ የመጡ አሉ በቆዳ ከዛ ደግሞ በክር በእጅ የሚሰሩ የስንድል አይነቶችም እየመጡ ነውና ብዙ አማራጮች ቢኖሩም እኔ ግን ብዙ ፍላጎቱ ያለኝ አይመስለኝም

በስራ ቦታ ጓደኛ አለህ አዎ በጣም ብዙ ጓደኞች አሉኝ። በስራ ምክንያት የተዋወኳቸው ከዛ በኋላ ግን የምርም ጓደኛ የሆኑኝ። ሁለት ጓደኞች አሉኝ ከስራ ቦታ ያገኘኋቸው። አንደኛው አለቃዬ ነው የቅርብ አለቃዬ ማለት የመስሪያ ቤቱ የምንሰራበት መስሪያ ቤት ዋና የሚባለው ስራ አስኪያጅ የሆነው አለቃዬ እሱ በጣም የቅርብ ጓደኛዬ ሆኗል። በቃ እንደልኩት ከዛ በፊት ትውውቅ አልነበረንም በቃ በስራው ምክንያት የተዋወቅነው። እና እየቆየ እየቆየ ሲሄድና እያወራን እየተግባባን ሰለ ስራ ደግሞ ይበልጥ በቅርበት እያወራን ስንሄድ እንትናችንም አንድ እየሆነ መጣ እንደ ሰውም የሚያቀራረቡን አንድ የሚያደርጉን ጓደኛ ሊያደርጉን የሚችሉ። ነገሮች እየተፈጠሩ መጡ ማለት ነው። እና መጀመሪያ አካባቢ ለሱ ይሰማኝ የነበረውን ፍርሃት ቀስ በቀስ እየጠፋ የምርም የጓደኛ አይነት ስሜት እየተሰማኝ ለሱ መጣሁ ማለት ነው። እና ቀስ በቀስ ግን በቃ አሁን ላይ በጣም ጥሩ ጓደኛማቿች ከስራ ውጪ የምናወራው ነገር ያለን። ማለት ጓደኛ ሲባል እንደዛ ነው አይደል ስራ ስራ ብቻ አይደለም የምታወራው። ብዙ ነገሮች አሉ ስለ ህይወት ስለምናስበው ነገር ስለ እቅዶቻችን ነገ ልናሳካቸው ስለምንፈልጋቸው ነገሮች ላይ ዛሬ ያጋጠሙን ስላሉ ችግሮች የተሰሙን ስላሉ ስሜቶች ስለ ብዙ ነገር ነውና የምናወራው። በቃ ስራው መጀመሪያ ስራ ላይ ማሳለፈው ጊዜ ሰጥተውኛል ብዬ ከማስባቸው ሰዎች መሃል በጣም ትልቅ ቦታ ያለው እሱ ነው። የቅርብ አለቃዬ ነው እንዳልኩት እና ደግሞ በጣም በፍቅር ነው የምንሰራው። ምንም ጫና አያደርግብኝም ስለ ስራ ያውቃል ስለ እውቀት ያውቃል ስለ ማድረግ ስለምትችላቸው ነገሮች ያውቃል ይረዳል እንደ ጓደኛ ማለት ነው። እና ግን ጓደኝነታችንን ስራችንን አልጎዳብንም። እንደውም በጣም በቅርበት እንድንተያይ በጣም በቅርበት እንድንገናኝ በጣም ቀርቦኝ በዛ ላይ ደግሞ ስለ ስራ ሁኔታ በቅርበት እንድናወራ ደስ ብሎ እንድናወራ እየተነተንን እያወራን ሳይደብረን ረጅም ሰዓት ስለ ስራ ልናወራ የሚያደርገን ጓደኝነትን የፈጠነው ከዛ በኋላ እና በጣም ደስ የሚል እድል ነው። እድለኝነት ነው ብየ ነው የማስበው። አለቃ ሆኖ የቅርብ አለቃ ሆኖ በዛ ላይ ደግሞ በዚህ መጠን ደግሞ ጓደኛ ሲሆንህ ስለ ህይወት ሚጋራ ሰው ሲሆን በጣም ደስ የሚል እድል ነው ብዬ ነው የማስበው። እና ሌላም ተጨማሪ አንድ ጓደኛ አለኝ። ስራ ቦታ እሱንም ለስራ ቦታ ነው የተዋወቅነው። ሁለታችንም እንደ አጋጣሚ ሆኖ አዲስ ሆነን ነው ወደ ስራ ገብተን እርስ በእርስ በቃ እየተደጋገፍን ስራውን ለመልመድ ያሉንን ነገሮችን ለማየት ምናምን በምንታገልበት ሰዓት ወይም በምንሞክርበት ሰዓት ይበልጥ እየተቀራረብን እርስ በእርስ ይተቀራረብን የጓደኛ ስሜቶቻችን እየበዛ እየበዛ መጣ። ከዛ በኋላ ግን በቃ አሁን ላይ የምርም ጓደኛሞች ሆነን አረፈን ማለት ነውና። እሱንም በጣም ነው የምወደው በጣም ብዙ ነገር አቅሎልኛል ወደ ህይወቴ ስለመጣ እጅግ በጣም ከማመሰግናቸው ሰዎች መሃል አንዱ ነው ብዙ መንገዶቺን ያሳየኛል። ብዙ ነገሮች ያቀልልኛል ከስራ ጋር በተያያዘ ብቻ ሳይሆን በግልም በህይወቴም ብዙ ነገር የሚያቀለልኝ ሰው ሆኖ ነው ያገኘሁት እና በጣም እድለኛ ነኝ።

ደብዳቤ መጻፍ ትወዳለህ? ደብዳቤ መጻፍ የሚገርመው ነገር በጣም ነው የምወደው እና እንደዚህ ምልልስ አይነት ደብዳቤዎች አይደለም ምክንያቱም በዚህ ሰዓት ደብዳቤ ሚጻጻፍ ሰው ያለ አይመስለኝም። አብዛኞቻችን ሀሳባችንን ለመግለጽ ወይ ደግሞ ለሰዎች ያሉንን መልእክቶች ለማስተላለፍ ምንም አይነት መልእክቶች ለማስተላለፍ በጣም ብዙ ቴክኖሎጂዎች አሉ ሶሻል ሚዲያ አለ በጣም ብዙ መንገዶች አሉ። ማለት ከ ከደብዳቤ በጣም የረቀቁ ማለት ነው። አሁን ላይ ድብዳቤ ትጽፋለህ ጽፈህ ደግሞ ሰው ያለበት ቦታ ድረስ ሄደህ ታስረክበዋለህ አይደለ ከዚያ በኋላ እሱ አንብቦት ሀሳቡን እንደገና የሚገልጽልህ እንደገና ብቻ የሆኑ የሚወስደው ጊዜ አለ። ከዚህ አንፃር በጣም ጊዜ የሚቆጥቡ ለአፃፃፋ አመች የሆኑ ሀሳብን ለመግለጽ በጣም ምረዱ የሚያግዙ እንደገና ደግሞ የሚያበረታቱህም ጭምር ለምሳሌ የሆነ ጻፍ የሆነ ቃል ከመፃፍህ በፊት ኪፖርድ ራሱ የምትፅፍበት ሰሌዳ የሆነ ቃል ያቀብልሃል አይደል ለመጻፍ ያሰብከውን ነገር አስቀድሞ ያቀብልሃል። ስለዚህ ያን ያክል ረጅም ጽሁፍ መጽሐፍ ብትፈልግ ራሱ እርዳታ አለህ ማለት ነው። ያን ያክል ቀላል ነው። የስልክ ወይም የኮምፒውተር ኪፖርድ ላይ ጽሁፍን መጻፍ ወይም መግለጥ የምትፈልገውን ሀሳብ መግለጥ የምትፈልገውን መልእክት መጻፍ ቀላል ነው። ወይ ደግሞ የተለያዩ ስሜት መንገ ለመግለጽ ተብለው የተሰሩ ኢሞጂ ብለን የምንጠራቸው ነገሮች አሉ በቀላሉ እየሳክ እንደሆነ ደስ ብሎ እንደሆነ ወይም አዝነህ እንደሆነ ምናምን የምትገልጽባቸው መንገዶች ቀለል ተደርጎ ማለት ነው የተሰሩ አሉ። ግን እንዴት እንደሆነ አላውቅም አንዳንድ ልምምዶች አሉኝ የድሮ ሰው የሚያስመስሉኝ አይነት ማለት ነው እና ከነሱ መሃል አንዱ ሊሆን ይችላል ደብዳቤ መፃ ፍ መውደዴ ማለት ነው። እና ቁጭ ብዬ ረጅም ነገር እጽፋለሁ ማለት ስለምፈልገው ነገር ማውራት ስለፈለኩት ነገር ያለኝን ሀሳብ ለሰው ለመግለጽ ርጅ ጽሁፍ ልጽፍ እችላለሁ ቁጭ ብዬ አንዳንዱ ዝም ብዬ ለራሴ ምጽፈው እንጂ ሰው ጋር ላይደርስ ይችላል ወይም የተጻፈበት ሰው ጋር ላይደርስ ይችላል። አንዳንዱ ግን በቃ ሆኖ ብዬ ጽፌ ሄጄ አስረክባችኋለሁ ይሄንን ነው የተሰማኝ ያለው ምናምን ብዬ ማለት ነው። እና በጣም ነው ደስ የምለኛል በጣም ነው ደስ የሚለኝ አንደኛ በቃ በጣም ኦሪጅናል የሆነ ነገር ይመስለኛል ኦሪጅናል ነው በቃ የእጁ ጽሁፍ አለበት ሰው ደግሞ የእጅ ጽፍን ሲያይ አንተን የማስታወስ አቅም ይሰጠዋል ብዬ አስባለሁ ማለት አንድን የአንድን ሰው የእጁ ጽሁፍ ማየት ማለት ያንን ሰው ማየት የመቻል ያህል ነው ስሜቱ ብዬ ነው የማስበው። በተለይ የቅርበት ያህል ሊለያይ ቢችልም ግን እንደዚህ አይነት ስሜት አለው እንደዚህ አይነት ጣዕም አለው እና የጽሁፌን ነው የሚያየው ጽሁፌን ስያይ ደግሞ እኔን የማየት እድል እኔን የማስታወስ እድል ያበዛለታል ወይም ይጨምርላታል ብዬ ነው የማስበው። እና እኔ እወዳለሁ። ሌላው ቀርቶ የተለያዩ አይነት የልደትም ሊሆን ይችላል የተለያዩ የባዓላት ስጦታ በምሰጥበት ጊዜ ለሰው በውስጡ የሆነ ማለት የምፈልገው አንዳንድ ነገሮች ጽፌ መስጠት በጣም ነው ደስ የሚለኝና ከፅሁፍ ጋር በተያያዘ ሀሳብን መግለጥ በጽሁፍ ማለት የምትፈልገውን ነገር ማስፈር እንደ ልምድ የያዝኩት ነገር ከመሆኑ አንፃር ከዚያም የተነሳ ሊሆን ይችላል። እንደዚህ ድሮ በቃ ሰዎች እኮ በቃ ደብዳቤ ጽፈው ፍቅር ከሆነ ፍቅራቸውን ለመግለጽ ወይም መገናኘት ከሆነ የፈለጉት መገናኘት ማግኘት የሚፈልጉበትን ሰዓት ቦታ ምናምን ጽፈው ወደሚወዱት ሰው ይልካሉ አይደል አሁን ላይ ያ ያ ነገር ቀርቷል። ምክንያቱም እንዳልኩት ብዙ አማራጮች አሉ እነዚህን ልናደርግ የምንችልባቸው መጽሐፍ ሳይስፈልገን ሰው ያለበት ቦታ ድረስ መሄድ ሳይስፈልገን በቀላሉ ልናደርሰው መልእክታችን ማናቸውንም አይነት መልእክታችንን እና የትም ቦታ ሆነን ማድረስ የምንችልባቸው በጣም ብዙ እድሎች ስላሉ አሁን ላይ የቀረበት ዋና ምክንያት እሱ ይመስለኛል

ጨው ብዙ ትወዳለህ እኔ ብዙ ጨው አልወድም እንደውም በጣም ትንሽ ጨው ከሚጠቀሙ ሰዎች መሃል ነኝ። እና ምግቤ ላይ ወንድሜ እንደውም ምን ይለኛል ሲቀልድብኝ ጨው ግዛልኝ ምናምን ስለው። እንዴ ያንቺ ምግብ እኮ ጨው የለውም ለምን ምንድነው? ለምን ፈልገሽ ነው ምናምን ይለኛል። ሲጀመር ጨው አጨምሪም እና ብዙ ጨው አልጨምርም የተወሰነ መጠን ያለው የጨው በቂዬ ነው እንደበቂ ነው የምወስደውና ብዙ ጨው የምወድ አይነት አይደለሁም። ከጤናም አንፃር የሚታወቅ ነገር ነው። ግን እኔ ከዛ በፊት በቃ ምላሴ ላይ የሆነ አነስ ያላ ጨው በቂ ነው ብዬ አይነት ታም ነው የሚሰጠኝ። በቃ አንሶታል የሚል አይነት ሳይሆን በቂ የመሆን አይነት በጣም ነው የሚሰጠኝ እና ከዛ አንፃር ነው። እና ብዙ ጨው አልወድም የተወሰነ ጨው በቂዬ ነው ብዬ ነው የማስበው። አስፈላጊም አይደለም አይደል በተለይ እድሜ እየጨመርን በሄድን ቁጥር የምንጠቀመው የጨው መጠን እየቀነስን መምጣት አለብን ብዬ አስባለሁ። ከተለያዩ ለተለያዩ በሽታዎች የመጋለጥ እድላችንን ላለማስፋት እና እድላችንን ለመቀነስ በየቀኑ የምንጠቀመውን የጨው የጨው መጠን መቀነስ አለብን ብዬ አስባለሁ። መቀነስ ሲባል ይሄ እንደሚታወቀው ጨው የማንኛውም የሰራነውን ምግብ የመጣፈጡ በጣም ትልቅ ወሳኝነት ያለው ቅማም እንደሆነ ይታወቃል። ማንኛውም አይነት ምግብ ብንሰራ ጨው ከሌለበት ምንም አይነት ጣዕም የለውም። የጨህ ዋናኛው ጥቅሙ ጨውነቱ ወይም ሌላ ነገር አይደለም። የጨው ዋናኛ ጥቅም የሰራነው ጣዕም የሰራነው ምግብ ጣዕሙ እንዲወጣና እንዲጎላ የማድረግ አቅም ነው ያለው እንዲጣፍጥልን አሁን። የሚጣፍጥ ምግብ ሰርተን ጨው ከሌለበት አፋችን ላይ ምንም ጣም አይሰጥም አይደለ። ብዙ ቅምም ጨምረንበት ብዙ ነገር አድርገንበት ብዙ ጠብሰነው ብዙ አቁላልተነው ግን ጫው ከሌለበት አይጣፍጥልንማ አአ ይሄም ማለት ምንድነው የጨው ዋና ጥቅሙ? ሌላ ሳይሆን የገባውን ግብአት ጣዕሙ ይበልጥ እንዲወጣ ማድረግ ነው። ጨው ከጨመርን በኋላ ግን የበርበሬው ጣዕም ይመጣል የሌሎች ቅመማ ቅመማ ቅመማ ቅመሞቹ ጣዕም ቀስ በቀስ እየወጣ ይሄዳል ማለት ነው። እና የጨው ጣም የጨው አቅም ይሄን ያህል እንደሆነ ሁላችንም እንረዳዋለን ብዬ አስባለሁ። እንደዛም ሆኖ ግን ሰውነታችን ውስጥ ሊከማች የሚገባው ሊኖር ከሚገባው መጠን ማለፍ የለብንም ብዬ ነው የማስበው ከ ለጤናችን ከማሰብ አንፃር ማለት ነው። እና እኔ አስቀድሜ እሱን ተረድቻለሁ መሰለኝ። የምሰራው ምግብ ብዙ ጨው አይገባበትም የተወሰነ ጨው ጨምሬ በቂ ብዬ ነው የማወርደው እና። ብዙ የጨው ወዳጅ አይደለሁም።